ሰዎችን እንዴት ታስተዋውቃለህ ይላል ያሁኑ ጥያቄያችን ሰላም ሰላም እድሉን ስለሰጣችሁኝ በድጋሜ አመሰግናለሁ። ሰዎችን ስለማስተዋወቅ እናወራለን ማለት ነው። ሰዎችን እኔ የማስተዋውቅበት መንገድ። አንዳንዴ ጊዜ ትንሽ ወጣ ሊል ይችላል ማለት ነው ከተለመደው አይነት። መጀመሪያ የተለመደው አይነት ስል ምን ለማለት ፈልጌ እንደሆነ በግልጽ ለማስረዳት ልሞክር። የተለመደው አይነት ያልኩበት ምክንያት። ልክ እንደ ድሮ መንገድ ሁለት ሰዎችን በመሃል በኔ በኩል እንዲገናኙ እርስ በእርስ በማድረግ። ሰዎችን ማስተዋወቅ ማለት ነው። እና ለምሳሌ የሆነ አንድ አበበና አንድ ደግሞ ከበደ የሚባሉ ሰዎች ቢኖሩ አበበንና ከበደ እርስ በእርስ ለማስተዋወቅ እኔ የሁለቶችን ጓደኛ ከሆንኩኝ በኔ በኩል። ሻይ ቡና ለማለት ወደ አንድ ምግብ ቤት ሄደን ወይንም እቤታችን በቤቴ ወይንም ደግሞ በመንገድ ላይ ወይንም በሆነ መናፈሻ ቦታ ላይ ሁለቶችንም አንድ ላይ ጠርቶ። እርስ በእርስ እንዲተዋወቁና እርስ በእርስ ችግራቸውን እንዲጋሩ እርስ በእርስ እንዲያወሩ እርስ በእርስ እንዲ እንዲተዋወቁና በደንብ እንዲግባቡ ለማድረግ እሞክራለሁኝ ማለት ነው። እዛው ፊት ለፊታቸው በመቀመጥ። ይሄ የተለመደው አይነት መንገድ ሲሆን። ከተለመደው ወጣ ያለ ደግሞ ለምሳሌ ልክ እንደ አሁን ለምሳሌ ሁለት ሰዎች ቢኖሩ አበበና ከበደ የሚባለው። ከበደ የሚባለው ሰውዬ እሱ የኔ ጓደኛ ቢሆን እና ከበደ የሆነ ነገር እንዲያደርግልኝ እኔ እጠይቀዋለሁ ማለት ነው። እና ያንን ነገር እንዲያደርግልኝ ስጠይቀው ያ ነገር ደግሞ ማድረግ የሚቻለው በአበበ በኩል እንደሆነ እኔ ቀድሜ አውቃለሁኝ። አውቄ ሆን በየ ከበደ የሆነ ነገር ለኔ ለማድረግ ፈልጎ የግድ በአበበ በኩል እንደሆነ ካወቀ በኋላ ከእሱ ጋር ሄዶ። ነገሮችን ተነጋግሮ ከዛ በኋላ እንዲተዋወቁ ማድረግ ማለት ለየት ያለ ድራማ እንደመስራት ማለት ነው። ልክ እንደዛ አይነትን በእንደዛ አይነት መንገድ ሰዎችን አስተዋውቄ አውቃለሁኝ እና እድሉን ስለሰጣችሁኝ በጣም አመሰግናለሁ። መልካም ጊዜ።

ሰላም ሰላም እንዴት ነህ ሰላም ነው ወይ? እኔ ደህና ነኝ አሁን ደግሞ ስለ ሙቀት መጠን እናወራለን ማለት ነው። ምን አይነት የሙቀት መጠንን ትመርጣለህ ይላል? እኛ ያሁኑ መወያያ ርዕሳችን በዚህ ጉዳይ ውስጥ እንግዲህ የምናወራው ብዙ ጊዜ እኛ አካባቢ ጋር ካለው ተሞክሮ ወይንም ልምድ አንፃር ነው ማለት ነው። እኛ አካባቢ ማለትም አሁን ያለሁበት በደብረ ማርቆስ ከተማ። አማራ ክልል። ከፍተኛ ከሚባሉ ቦታዎች ወይንም ቅዝቃዜማ ከሚባሉ ቦታዎች ከአፍሪካ ውስጥ ይገኝበታል ማለት ነው። እና ይሄ የመሬት አቀማመጥ በጣም ተራራማ ወደ ላይ ያሻቀበ ተራራማ ነው። እና በጣም ቅዝቃዛ ነው አንዳንድ ጊዜ። በቅዝቃዜ ወቅት ወይም በክረምት ወቅት በረዶ እስከመስራት እስከ በረዶ እስከመጋገር ድረስ ይደርሳል። እና እነዚህ አይነት ነገሮች ይከሰታሉ። እና እኔ አንዳንዴ ደግሞ ሙቀት በሚሆንበት ሰዓት በጣም ሞቃታማ ቦታ ይሆናል ማለት ነው። እንዲሁም ደረቅ ንፋስ ያለበት ሞቀታማ ቦታ ይሆናል ማለት ነው። እና የተለያየ የአየር መጠን እናስተናግዳለን ማለት ነው። በአንድ አመት ውስጥ እና ይሄ በሚሆንበት ሰዓት እንግዲህ እዚህ አካባቢ ያሉ ነዋሪዎች እኔን ጨምሮ የተለያየ የሙቀት መጠን ቢኖር እንመርጣለን ማለት ነው። ለምሳሌ በቅዝቃዜ ወቅት ሞቃት የሞቃት መጠን ቢኖረው የኛ ቤታችን በጣም ደስ ይለኛል። ወይንም እመርጣለሁ እንዲሁም ደግሞ በሙቀት በሚሆንበት ጊዜ ደግሞ ቤታችን ማቀዝቀዣ ቢገጠምለትና ቀዝቃዛ የሙቀት መጠን ቢኖረውም እመርጣለሁኝ ማለት ነው። እና እንደዚህ አይነት ሁኔታዎች አሉ እድልም ስለሰጣችሁኝ አመሰግናለሁ። መልካም ጊዜ ይሁንላችሁ።

ሰላም ሰላም እንዴት ናችሁ ሰላም ነው ወይ? ያሁኑ ርዕሰ ጉዳያችን ደግሞ ወደ ሱቅ ከመሄድ በፊት ዝርዝር ትጽፋለህ የሚል ጥያቄ ይሆናል ማለት ነው። በዚህ ጥያቄ ውስጥ እንግዲህ እስኪ የተወሰኑ ሀሳቦችን ለማንሳት ግንኙነት ያላቸውን ነገሮች ለመጠቆም እንሞክር ማለት ነው። ለምሳሌ ወደ ሱቅ ከመሄድ በፊት ዝርዝር ትጽፋለህ ለሚለው በቀጥተኛ ጥያቄ አዎ ሁል ጊዜ ዝርዝሮችን እጽፋለሁኝ። ነገር ግን አንዳንድ ዝርዝር ልጽፍባቸው የማልችላቸው ቅድመ ሁኔታዎች አሉ ማለት ነው። እሺ መጀመሪያ ዝርዝር ከመጻፉ እንነሳና ስለዛ የተወሰነ ነገር እናውራ። ምን አይነት ዝርዝሮችን እጽፋለሁኝ? ወደ ሱቅ ከመሄዴ በፊት ወደ ሱቅ ከመሄዴ በፊት የተለያዩ ዝርዝሮችን እጽፋለሁኝ። ለምሳሌ የምገዛቸውን ነገሮች ወይንም ደግሞ የምገዛቸውን ነገሮች ምን ያህል ዋጋ እንዳሚያወጡ ወይንም ምን ያህል ዋጋ ያወጡትን ነገሮች መግዛት እንዳለብኝ። እንዲሁም ደግሞ አንዱን ከአንዱ በማስበለጥ የትኛው ቀዳሚ ነው የትኛው ቅድሚያ መግዛት አለብኝ ወይንም ቅድሚያ መጠቀም አለብኝ የሚለውን ከማን ሱቅ መግዛት አለብኝ የሚለውን። እንዲሁም ደግሞ የምገዛቸውን ነገሮች በዝርዝር እንደዚህ ለምሳሌ ከአትክልትና ከፍራፍሬ ወይንም ደግሞ ከጥራጥሬ ወይንም ደግሞ ከዱቄት እያልኩኝ ብዙ አይነት መንገድ እከፍላችኋለሁ ማለት ነው። የምገዛቸውን ነገሮች እሺ እና ደግሞ ይህንን ይመስላል የምገዛቸውን ነገሮች በዝርዝር መጻፍ ስፈልግ በእንደዚህ አይነት መንገድ እጽፋቸዋለሁኝ ማለት ነው። ለምሳሌ ሌላ ደግሞ የማልጽፍባቸው ሁኔታወች ሊኖሩ ይችላሉ። ለምሳሌ እነዛ ነገሮች በቀጥታ በመንግስት ወይንም ደግሞ በቃ በመላው ሀገር በቋሚ ገንዘብ ወይንም በቋሚ ብር በማይለዋወጥ መልኩ ሁልጊዜ በቋሚነት የሚሸጡ ነገሮችን ማለት ነው። ለምሳሌ እንግዲህ ሱቅ ጋር ወደ ሱቅ እስኬድን በኋላ የአምስት ብር ካርድ የአስር ብር ካርድ ምናምን ብለን እንገዛለን። እና እንደዚህ ካርዶችን በምንገዛበት ወቅት እንግዲህ እነዛ ካርዶች ሁል ጊዜ የዋጋ ተመናቸው አይለዋወጥም ማለት ነው። እና ለምሳሌ እኔ የስልኬ ሲም ጋር ገንዘብ ባይኖረው ያንን ገንዘብ ለመሙላት ካርዶችን ሄጄ እገዛለሁኝ እና መገዛቸው ካርዶች። ሁል ጊዜ የአሥራ አምስት ብር የሃያ አምስት ብር ካርዶችን እገዛለሁኝ። እና በቃ እነዛ ነገሮች ሁል ጊዜ ስለማይለዋወጡ ሱቅ ከመሄዴ በፊት እነዛን አይነት ነገሮችን አልጽፍም ማለት ነው። ምክንያቱም አይለዋወጡም እንደገና ደግሞ የግድ ስለሆኑ ሱቅ ላይም ሆኜ የማስታውሳቸው ነገሮች ስለሆኑ ማለት ነው። እድሉን ስለሰጣችሁኝ በጣም አመሰግናለሁ መልካም ጊዜ ይሁንላችሁ እወዳችኋለሁ።

ቀዝቃዛ የአየር ንብረት እወዳለሁ ይላል ያሁኑ መወያያ ርዕሳችን በጣም አመሰግናለሁ በድጋሚ ስለተገናኘን። ቅዝቃዜ የአየር ሁኔታ እወዳለሁ ለምንድነው እንደዛ ያልኩበት ምክንያት ቀዝቃዛ የአየር ንብረትን? ምክንያቱም እነዛ ቀዝቃዛ የአየር ንብረቶች ከሙቀታማ የአየር ንብረት የተሻሉ ናቸው ብዬ ስለማስብ ነው ማለት ነው። ለኔ የመጀመሪያው ተመራጩ ሁኔታው መሃከለኛ የአየር ንብረት ቢኖር ነው ማለት ነው። ማለትም የክፍል የአየር ንብረት እንደሚባለው ወደ ሃያ ስድስት ሰሊሺየስ አካባቢ ማለት ነው። እና እንደዛ አካባቢ ቢሆን የአየር ንብረቱ በጣም ይመቸኛል ማለት ነው። ነገር ግን ያንን ነገር ማድረግ በማይቻልበት ወቅት ቀዝቃዛን የአየር ንብረት እመርጣለሁ ማለት ነው። ምክንያቱም ሞቃት የአየር ንብረት በጣም ለብዙ የጤና እክሎች ሊያጋልጠን ይችላል ማለት ነው። እንዲሁም ሙቀት በሚኖርበት ሰዓት እና ውሃ በማይኖርበት ሰዓት ከፍተኛ ችግር ሊፈጠርብን ይችላል። ምክንያቱም እኛ ውሃው ራሱ ሞቃታማ ሆኖ ቢኖር እንኳን ውሃው ራሱ ሞቃታማ ሆኖ እኛን ለማቀዝቀዝ እንቸገራለን ማለት ነው። ስለዛ ሞቃታማ ከሞቃታማ በላይ የቀዝቃዛ የአየር ሁኔታን እወዳለሁ ማለት ነው። በቀዝቃዛ የአየር ሁኔታ ግን ይበልጥ የሚበርደኝ ከሆነ አካላት ወይን ሞቅ ያለ ልብስ በመልበስ ልከላከለው እችላለሁኝ። እንደገና ደግሞ ቀዝቃዛ የአየር ንብረት አብዛኛውን ጊዜ ሚመከር ነው። ከመካከለኛም አንዳንዴ ወጣ ይልና በአንዳንድ ሁኔታዎች ጋር ቀዝቃዛ የአየር ሁኔታ የሚወደድበት ነገር አለ ማለት ነው። እና ቀዝቃዛ የአየር ሁኔታን እኔ በይበልጥ እመርጣለሁ ማለት ነው። እንግዲህ እኛ አካባቢ የተለያየ የአየር ንብረት የሚያስተናግድ አካባቢ ነው ከሞቃታማ እስከ ቀዝቃዛማ ማለት ነው። በአንድ አመት ውስጥ ስለዛ እኔ እንግዲህ ሞቃታማ በሚሆንበት ጊዜ የቀዝቃዜ አየር ሁኔታን እወዳለሁኝ ማለት ነው። ለምን ለምንድነው? ምክንያቱም እንደዛ ያልኩት ሙቀት በጣም ጭንቀትን የሚፈጥር ነገር ነው የሙቀት አየር የሞቀ አየር ንብረት ማለት ነው በዛ ምክንያት ነው። እድሉን ስለሰጠሀኝ በጣም አመሰግናለሁ መልካም ጊዜ እና እወድሃለሁ ቻው።

እሺ ሰላም ሰላም እንዴት ናችሁ ደህና ናችሁ ወይ እኔ ደህና ነኝ። አሁን የምንወያየው ነገር ደግሞ ስለ ጉዞ ይሆናል ማለት ነው። ስለ ወደ ወደ የትኛው ጉዞ? ተጉዤ ስለ ስለማቅበት ቦታዎች እናገራለሁኝ ከዛ ጋር ተያይዞ ያጋጠሙኝንም ነገሮች ለመናገር በትንሹ እሞክራለሁ ማለት ነው። እንዲሁም ከእሱ ጋር ተያያዥነት ስላላቸው ርዕሰ ጉዳዮች ሁሉ ለማንሳት በጥቂቱ እንሞክራለን ማለት ነው። እንግዲህ ወደ የትኛው ቦታ ተጉዘህ ታውቃለህ ይላል ያሁኑ ጥያቄያችን? እኔ ወደ ብዙ ወደ ተለያዩ ቦታዎች ተጉዤ አውቃለሁኝ በስራ ምክንያት ወይንም ደግሞ ለመዝናናት በሚል ወደ ብዙ ቦታዎች ተጉዤ አውቃለሁኝ ማለት ነው። ወይንም ቤተሰብ ለመጠየቅ ለምሳሌ ከተጓዝኩባቸው ቦታዎች መካከል እኔ አሁን ደብረ ማርቆስ ነው ያለሁት ወደ አዲስ አበባ ሄጄ አውቃለሁ ወደ አዳማ ሄጄ አውቃለሁ። እንደገና ደግሞ ከአማራ ክልል ውስጥ ደግሞ ወደ ጎንደር ሄጄ አውቃለሁ እንዲሁም ወደ ባህርዳር ሄጄ አውቃለሁ። ወደ እንጅባራ ሄጄ አውቃለሁኝ እንዲሁም ደግሞ ወደ ሱዳንም ሄጄ አውቃለሁ ማለት ነው። ከኢትዮጵያ ውጪ እና ወደ እነዚህ አካባቢዎች በምጓዝበት ወቅት የተለያዩ አይነት ክስተቶችን አስተናግጃለሁኝ ማለት ነው። አሪፍ ከሚባሉ ክስተቶች ጀምሮ እስከ ሚያስጠላ እና ደባሪ የሚባሉ ክስተቶች ድረስ የተለያዩ ክስተቶችን አስተናግጃለሁኝ ማለት ነው። እና እነዚህን መንገዶች ወይ እነዚህን ጉዞዎች ማድረጌ ለኔ ትልቅ ትምህርት እንድወስድበት ረድቶኛል ማለት ነው። ስለ አካባቢዬ ስለ ባህል ስለ ኢትዮጵያ ስለ ጉዞ ብዙ ነገሮችን እንድረዳ እንዳውቅ ረድቶኛል ማለት ነው። ለምሳሌ ሩቅ ከሚባለው ልጀምር እና ወደ ሱዳን ሄጄ አውቃለሁኝ ወደ ሱዳን ሄጄ ማቅበት ከአባቴ ጋር በአንድ ወቅት ወደ ስራ እሱ በሚሄድበት ወቅት እኔንም የተወሰኑ ሀገራቶችን ለማየት በመኪና በጎንደር ከዛ መተማ ከዛ ወደ ሱዳን በዛ መስመር በኩል ገብተን እናውቃለን። እና በጣም ረጅም ነው መንገዱ። እንደገና ደግሞ አድካሚ ነው። በዛ ላይ ደግሞ ብዙ አይነት የሰዎችን ባህሪ መላመድ ይኖርብናል። በየቦታው ደግሞ እያረፍን ነበር የምንሄደው አንድ የአንድ ቀን እረፍት የሁለት ቀን እረፍት ከስራው አኳያ ማለት ነው። ስራውን ለመስራት ሲባል በየቦታው ስብሰባ ስለነበረ በየቦታው እያረፍን ነበር እየሄድን የነበረው እና በጣም ደባሪ ያልኩት የጉዞ መንገድ ይሄ ነው ማለት ነው። ምክንያቱም በጣም አንደኛ ነገር በጣም ረጅም ነው መንገዱ ሁለተኛ ነገር ደግሞ አንድ ሀገር ጋር ከሁለት ቀን በላይ ልንቆይ እንችል ነበረ። እንዲሁም የሄድንበት መኪና ደግሞ ብዙም ምቾት ይሰጥ ስላልነበረ ማለት ነው። ይልቁኑም በጣም ያስደሰተኝ ወደ ጎንደር የሄድኩበት ጉዞ ነው ማለት ነው። ወደዛ የሄድኩበት ጉዞ በጣም አስደሳች ነበረ እንዲሁም ደግሞ እዛ ከደረስኩኝ በኋላ የተለያዩ የመስህብ የቱሪስት መስህብ የቱሪዝም መስህቦችን አይቻለሁኝ። በጣም ደስ ደስ የሚሉ ነገሮችን አይቼ ነበረ ለምሳሌ የፋሲል ግንብን አይቻለሁ። የጃን ተከል ዋርካ የሚባለው አይቻለው። እንዲሁም ደግሞ የጎንደር ሰዎች በጣም ፍቅር ያላቸው ሰዎች ናቸው እና ከእነሱ ጋር ብዙ ተግባብቻለሁኝ። ከተማውን ዞሬ አይቻለሁ የተለያዩ የኮሪደር ልማቶች አሉ በጣም ያምራሉ። እና እነዚህ እነዚህ ነገሮች በጣም ደስ ብለውኝ ነበር። እኔ ወደዛ በሄድኩበት ወቅት ማለት ነው እና በጣም የማልረሳው የጉዞ አይነት ይሄ ነው ማለት ነው። ሌሎቹ መካከለኛ የሚባል የጉዞ አይነት ነበራቸው እድሉን ስለሰጣችሁኝ በጣም አመሰግናለሁ። መልካም ጊዜ

ሰለም ሰላም እንዴት ናችሁ አሁን ደግሞ ሌሎችን ማስተማር ትችላለህ ወይ? ስለሚል የራሰ ጉዳይ ያዘለ ውይይት እናደርጋለን ማለት ነው። እድሉን ስለሰጣችሁኝ በጣም አመሰግናለሁኝ። አሁንም እስኪ እንቀጥል። ሌሎችን ማስተማር ትችላለህ ወይ? ይላል ሌሎችን ማስተማር እችላለሁኝ በብዙ ሁኔታዎች ማስተማር እችላለሁ ብዬ አስባለሁኝ። ምክንያቱም እኔ እንግዲህ የእህቴ ልጅ እኔ ነኝ አሁን ላይ እየተንከባከብኩኝ የማሳድገው ከእናትዬ አጠገብ ሁኚ እንዲሁም ደግሞ ብዙ የአክስቶቼ ልጆቼን ብዙዎችን እንደዚህ እየተንከባከብኩኝ እየጠበቅኩኝ አሳድጌ አውቃለሁኝ። በሰፈር ጋርም እንዲሁም በሌላ ቦታ ከጓደኞቼ ጋርም ብዙ ሰዎችን እንደዚሁ በትምህርታቸውም ጭምር አግዥ አቃለሁ። ከቴክኖሎጂ ጋር በተገናኘም ከብዙ ሰዎች ጋር ቆይታ አድርጌ እነሱን አግዤ አውቃለሁኝ ማለት ነው። እና እነሱን አስተምሬ አውቃለሁኝ እና ብዙ ቦታ ላይ ብዙ ሰዎችን አስተምሬ አውቃለሁኝ። እና ተስፋ አለኝ። ሌሎችን ማስተማር እችላለሁ የሚል። እንግዲህ የዩቲዩብ ቤትም አለኝ። እዛ ዩቲዩብ ቤቴ ጋር የተለያዩ ትምህርታዊ የሆኑ የማስተማሪያ ቪዲዮዎች ጭኜበታለሁኝ። እና እዛ የማስተማሪያ ቪዲዮዎች የተጫኑበት ጋር ብዙ አይነት የማስተማሪያ ቪዲዮዎች ተጭኖበታል ማለት ነው። እና ተስፋ እንዳለኝ አይነት ስሜት ይሰማኛል። ምክንያቱም እነዚህ ነገሮች የኔን የማስተማር ክህሎቴን በደንብ አድርገው አዳብረውልኛል እንዲሁም ደግሞ በደንብ አድርገው ቁልጭ አድርገው የማስተማር ክህሎቴን የሚያሳዩ ነገሮች ናቸው። ብዬ ስለማስብ ማለት ነው። እድሉን ስለሰጣችሁኝ በጣም አመሰግናለሁኝ። መልካም ጊዜ መልካም የእረፍት የስራ ቀን ይሁንላችሁ ማለት ነው።

እሺ እንዴት ናችሁ አሁንም በድጋሜ ባዶ እግር መራመድ ታውቃለህ ወይ ይላል የአሁኑ መወያያ ርዕሳችን? ባዶ እግር መራመድ አቃለሁኝ በባዶ እግሬ ብዙ ቦታዎችን ተራምጄ አቃለሁ። ለምሳሌ ያክል በቤቱ ውስጥ። በባዶ እግሬ ነው የምንቀሳቀሰው ለምንድነው በባዶ እግሬ የምንቀሳቀስበት ምክንያት? በጫማ ውስጥ እግሬ ሲቀመጥ ብዙም ምቾት አይሰጠኝም። እና የእግሮቼ ጡንቻዎች የእግሮቼ እንቅስቃሴ የተገደበ ያክል ስሜት ስለሚሰማኝ። ካልሲዬን አውልቄ በባዶ እግሬ መሬት ላይ ሽርሽር አደርጋለሁኝ ማለት ነው ወይንም እራመዳለሁ ማለት ነው። እና እነዚህን በማደርግበት ጊዜ እግሮቼ ይበልጥ ምቾትና ይበልጥ ጥንካሬ ይሰማቸዋል ማለት ነው። እንዲሁም ደግሞ በውጪ ለምሳሌ በእኛ ሃይማኖት በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት መሰረት። ወደ ቤተክርስቲያን መቅደስ በምንገባበት ጊዜ ጫማችንን አውልቀን በባዶ እግራችን ነው ማለት ነው። የምንገባና እዛ ቦታ ጋር እንደዛ በምገባበት ሰዓት። ጫማዬን አውልቄ ነው የምገባው እኔም እና በዛ ምክንያትም በባዶ እግሬ ተንቀሳቅሼ አቃለሁ ማለት ነው። እንዲሁም ደግሞ በኢትዮጵያ በሰፊው የሚታወቅ የበአል ጊዜ አለ እሱም የፋሲካ ወይንም የትንሳኤ አንድ ሳምንት አስቀድሞ የሚከበረው የኦሳህና በዓል ነው ማለት ነው። ከዚህ በዓል በኋላ እንግዲህ ሙሉ ሳምንቱን ፋሲካ እስከሚደርስ ወይንም ትንሳኤ እስከሚደርስ ድረስ። ሙሉ ሳምንቱን ሁላችንም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታዮች። በባዶ እግራችን ነው ማለት ነው የምንንቀሳቀሰው እንቅስቃሴዎቻችን በባዶ እግር ነው ማለት ነው የምናደርገው እና እንደዚህ አይነት በባዶ እግር ያለ እንቅስቃሴ ሁል ጊዜ አካባቢያችን ጋር ይኖራል ማለት ነው። እና ብዙ ጊዜ በባዶ እግሮቼ ተንቀሳቅሼ አቃለሁኝ ለማለት እፈልጋለሁ። መልካም ጊዜ ይሁንላችሁ

ሰላም ሰላም እንዴት ናችሁ ሰላም ናችሁ ወይ እሺ አሁን የምንወያይበት ርዕስ? ምን አይነት ስልክ ትጠቀማለህ ስለሚል ጉዳይ ይሆናል ማለት ነው። የተለያዩ አይነት ስልኮችን እጠቀማለሁኝ ለምሳሌ ከምጠቀማቸው ስልኮች መካከል የጠቅ ጠቅ የሚባሉ አይነት ስልኮችን እጠቀማለሁኝ። እነዚህ ጠቅ ጠቅ የሚባሉ ስልኮች ጽሁፋቸው ማለትም የቁጥር ምልክቱ የመውጫ ምልክት የመስማሚያ ምልክት የተለያዩ አይነት ምልክቶች የመቆለፊያ ምልክት የመደወያ ምልክት የዜሮ የመሰላል እና የኮከብ ምልክቶችን በአንድ ላይ የያዘ የጠቅ ጠቅ በተን እጠቀማለሁኝ ማለት ነው። እና እነዚህ አይነት ስልኮች ብዙ ጊዜ ለ ብዙ አደጋዎች እንደ መፍትሄ ናቸው ማለት ነው። ለምሳሌ ከእጃችን ቢወድቁ ወይንም ደግሞ የ በውስጣቸው ውሃ ቢገባ ወይንም ደግሞ በሙቀት ሰዓት እነዚህ እንደዚህ አይነት ስልኮች ምንም ችግር አይገጥማቸውም ማለት ነው። እና እኔ እንደዚህ አይነት ስልኮችን እጠቀማለሁኝ። እንዲሁም ደግሞ ለስራ ወይንም ደግሞ የተለያዩ የማህበራዊ ሚዲያዎችን ለመከታተል ወይንም ለመጠቀም ስፈልግ ደግሞ የዳሰሳ የሚባሉ አይነት ስልኮችን እጠቀማለሁኝ። እና የነዚህ የሚዳበስ ስልኮች ብዙ ጊዜ ጥንቃቄ ይፈልጋሉ። ምክንያቱም ፊት ለፊታቸው የመዳበሻ ሰሌዳቸው የሚሰነጠቅ ወይንም የሚበላሽ ከሆነ እነዛ የ የሰሌዳ መዳበሻ ስልኮች ከጥቅም ውጪ የመሆን እድል ይኖራቸዋል ማለት ነው። እና እነዛ የመዳበሻ ሰሌዳ ስልኮች ባለመዳበሻ ሰሌዳ ስልኮች በጣም አሪፍ የሚባል የፎቶ ማንሻ ወይንም መቅረጫ አላቸው እና በጣም አሪፍ አሪፍ የሚባሉ ባህሪያት አሏቸው። ያው እንግዲህ እነዛን ግን መጠቀም የሚቻለው በጥንቃቄ መሆን አለበት ማለት ነው። እና እኔ ሁለቱም አይነት ስልኮች አሉኝ። እንዲሁም በቤት ውስጥ ደግሞ የቤት ስልክ የሚባል አለ ይሄ የቤት ስልክ ከገመድ ከውጪ ስልኮች ጋር በገመድ የተያያዘ ነው። እና የምፈልገውን አይነት የስልክ ጥሪ በቀላሉ በነፃ አደርጋለሁ ማለት ነው። እድሉን ስለሰጣችሁኝ በጣም አመሰግናለሁኝ መልካም ጊዜ።

በሰአት የምትደርስ ሰው ነህ ይላል ያሁኑ መወያያ ርዕሳችን እንግዲህ በሰአት ስለመድረስ ስለ ሰዓት አካባበር ሁኔታ በጥልቀት የምናወራ ይመስለኛል በአሁኑ መወያያ ርዕሳችን ማለት ነው። እድሉን ስለሰጣችሁኝ በጣም አመሰግናለሁኝ። የሰዓት አከባበርን በተመለከተ አንድ አባባል አለ በሀገራችን የሚባለው ሀበሻ ቀጠሮ አያከብረው ይባላል። ይሄ ማለት ምንድነው? አንድን ሀበሻ በትክክለኛው ሰዓት እንድታገኘው ከፈለክ ወይንም በትክክለኛው ሰዓት መቀጣጠር ከፈለክ ከሰላሳ ወይንም ከአንድ ሰዓት በፊት አስቀድመህ ማሳወቅ ይኖርብሃል ይላል። እና እኔ በዚህ ጉዳይ ያን ያህል እኔ አልስማማም ምክንያቱም ብዙ ሰአታቸውን በአግባቡ የሚያከብሩና ሰዓት የሰዓት ቀጠሮአቸው ጋር በፍጥነት በሚጠበቀው መልኩ የሚደርሱ ብዙ ሰዎችን ስለማቅ ማለት ነው ይሄ እኔንም ያካትታል። በሰአት ነው ብዙ ቀጠሮዎች ጋር የምደርሰው እና እነዛን በሰአት ለምሳሌ እንደዛ አይነት ቀጠሮዎች ሲኖሩኝ። የተለያዩ የጊዜ ሰሌዳዎችን አወጣለሁኝ እነዛ ቀጠሮዎች ጋር እንዳላረፍድ እንዲሁም ደግሞ እዛ ቀጠሮ ጋር ሊያገለግለኝ የሚችል ነገር የተለየ ነገር የሚኖር ከሆነ እነዛን ነገሮች ለማሟላት በጊዜ ሰሌዳ አሰርቼ በዛ መሰረት ለማሟላት እሞክራለሁኝ ማለት ነው። እንዲሁም ደግሞ የሰዓት ስለመድረስ በሰአት ስለመድረስ ስናወራ። ከብዙ ሰዎች ጋር በሰአት ቀጠሮ አድርጌ አውቃለሁኝ። ለምሳሌ ከ በስራ ቦታ ከገዢዎች ወይንም ከደንበኞች ጋር የሰዓት ቀጠሮ አድርጌ አውቃለሁኝ እና እነሱም በሰአታቸው ይደርሳሉ እኔም ደግሞ በሰአቴ እደርሳለሁኝ የሚያስፈልጉ ነገሮችንም በሰአት አደርሳለሁኝ ማለት ነው። እንዲሁም ደግሞ በትምህርት ቤት ወይንም በግቢያችን በትምህርት ግቢያችን ውስጥ። የተለያዩ ስራዎችን ለመስራት ቀጠሮ እናስይዛለን ማለት ነው። ወይንም በሰአት ለመድረስ ቀጠሮ እናስይዛለን ማለት ነው። እና በሰአት በቀጠሮ ሰዓት እንደርሳለን ማለት ነው። ሁሉንም ነገር ለማሟላት ስንፈልግ እና እንደዚህ አይነት ነገሮች አሉ እኔ በሰአት የምደርስ ሰው ነኝ። በዚህ አልታማ ምክንያቱም ብዙ የሆኑ ምስክሮችን ማቅረብ ስለምችል ማለት ነው። እድሉን ስለሰጣችሁኝ ከልብ አመሰግናለሁ መልካም ጊዜ

ትንኞች በአካባቢህ አሉ ወይ? ይላል ያሁኑ ጥያቄ እንግዲህ ትንኞች በእኔ አካባቢ በብዛት። የሉም ምክንያቱም ያለንበት አካባቢ በጣም ቀዝቃዛ እና ዝናብ የሚበዛበት እንዲሁም ደግሞ በጣም ንፋሳማ ቦታ ስለሆነ ነው ማለት ነው። እና እንደሚመስለኝ ከሆነ እነዛ ትንኞች የአካባቢ በብዛት የማይኖሩበት ምክንያት ይሄንን የአየር ንብረት ችለው የመዝለቅ ብቃት ስለሌላቸው ይመስለኛል። እንግዲህ ትንኞች ያ አካባቢ ጋር በብዛት የሚገኙበት ምክንያት ምንድነው? በጋ በሚሆንበት ወቅት ሊሆን ይችላል ብዬ አስባለሁ። የምክንያቱን እነዚህ በጋ ወቅቶች ጋር ትንሽ ሙቀት ስለሚኖር እና ደግሞ ያልደረቁ አንዳንድ ኩሬዎች ስለሚኖሩ እዛ ጋር የመፈጠር እድል ይኖራችኋል ብዬ አስባለሁኝ። ነገር ግን በክረምት በጸደይና በበልግ ወቅት ብዙ ትንኞችን አናያም ማለት ነው። እና ይህንን ይመስላል በበጋ ወቅት ትንኞች ሊኖሩ ይችላሉ አዎ ነገር ግን ደግሞ በክረምትና በጸደይ እንዲሁም በበልግ ወቅት ትንኞች የሚኖሩ አይመስለኝም ማለት ነው። እድሉን ስለሰጣችሁኝ ከልብ አመሰግናለሁ

የተለያዩ በጎ አድራጎቶችን አድርጌ አውቃለሁኝ እድሉን ስለሰጣችሁኝ ከልብ አመሰግናለሁ። እንግዲህ እኔ አድርጌያቸው ከማውቃቸው የበጎ አድራጎት ስራዎች መካከል በጥቂቱ ለመናገር ልሞክር። መጀመሪያ ምን አይነት ምን አይነት በጎ አድራጎቶችን ሰርቼ አውቃለሁኝ በአይነት ለማስቀመጥ ያክል ወደ ሶስት ወይንም አራት አይነት። በጎ አድራጎት ስራዎችን ሰርቼ አውቃለሁኝ ለምሳሌ የመጀመሪያው በጉልበት በጎ አድራጎት ስራ ሰርቼ አውቃለሁ በገንዘብ የበጎ አድራጎት ስራ ሰርቼ አውቃለሁኝ በሀሳብ እንዲሁም ደግሞ መንፈሳዊ በሆነ ነገር የበጎ አድራጎት ስራ ሰርቼ አውቃለሁኝ ማለት ነው። ለምሳሌ ይሄንን ያልኩበት ምክንያት ምንድነው? ነገሮችን ከፋፍለን ብናይ በተሻለ ሁኔታ ለመረዳት ያመቻል በሚል ነው እንዲሁም ለማስታወስ ያመቻል በሚል ነው ማለት ነው። በጉልበት ረድቼ የማውቅበት ምክንያት ወይንም ደግሞ ረድቼ የማውቅባቸው ሁኔታዎችን ለመናገር ልሞክር። እንግዲህ እኛ አካባቢ ጋር የተለያዩ በጉልበት ደካማ የሆኑ አረጋውያን ወይንም ሽማግሌዎች ይኖራሉ ማለት ነው። እና እነዛን አረጋዊያን ለመንከባከብ ወይንም እቃ ይዘውን ሳገኛቸው ወይንም ደግሞ በቤት ውስጥ ከባድ የሚባሉ ስራዎችን አንዳንድ ጊዜ ወደ እነሱ ጎራ እያልኩኝ የተለያዩ ስራዎችን እሰራላችኋለሁኝ ማለት ነው። በጉልበት አግዛችኋለሁኝ ለምሳሌ ቤታቸውን መጠገን ሊሆን ይችላል አጥራቸውን መጠገን ሊሆን ይችላል ወይንም በራቸውን ማስተካከል ሊሆን ይችላል ማለት ነው። በእንደዚህ አይነት ጉዳዮች ጋር ወደ እነሱ እየሄድኩኝ የተለያዩ በጎ አድራጎት ስራዎችን እሰራለሁ ማለት ነው። እንዲሁም ደግሞ በገንዘብ ያልኩበት ጋር ደግሞ የተለያዩ ሰዎች የገንዘብ እጥረት በሚያጋጥማቸው ወቅት የገንዘብ እጥረታቸውን ለማካካስ በተወሰነ መልኩ ለመርዳት ሞክሬያለሁ ማለት ነው። የነሱን ችግር ከመቶ አንድ ፐርሰንት እንኳን ሊቀርፍላቸው ይችላል። የማደርገው ድጋፍ የገንዘብ ድጋፍ ነገር ግን ያንን በማድረጌ በጣም የሙሉነት የሰባዊነት ስሜት ስለሚሰማኝ ማለት ነው። በመቀጠል ደግሞ የ የሀሳብ ድጋፍ አድርጌላቸው አውቃለሁኝ። የሀሳብ ደጋፍ ማለት ምን ማለት ነው? የሀሳብ በጎ አድራጎት ማለት ምን ማለት ነው? የተለያዩ ችግሮች በአካባቢያችን በሚከሰቱበት ሰዓት እነዛን ችግሮች ለመጋፈጥ እና እነዛን ችግሮች ለመቅረፍ የተለያዩ ሀሳቦችን አፍልቄ አውቃለሁኝ ማለት ነው እና ከማፈልቃቸው ሀሳቦች መካከል አብዛኞቹ ተቀባይነት አግኝተው የተተገበሩ ተገበሩ ናቸው ማለት ነው። እና በዛ ጉዳይ በጎ አድራጎት ስራ ሰርቼ አውቃለሁኝ። በአራተኛ ደረጃነት ደግሞ በመንፈሳዊነት ነው። እኛ አካባቢ ጋር ያው ወደ እኛ ወደ ቤተክርስቲያን ቀረብ ያልን አካባቢ እንደመሆናችን መጠን እኛ አካባቢ ጋር ያሉ ማህበረሰብ በከፍተኛ ሁኔታ ከበተክርስቲያኗ መንፈሳዊ የሆነ ህይወት ያገኛል ማለት ነው። ነገር ግን ይሄንን ነገር ማሳካት በማይቻልበት ሁኔታ ወይም ደግሞ ወደ ሌላ ቦታ ጋር በምንሄድበት ወቅት እንደዚህ አይነት የመንፈሳዊ ነገር የሚፈልጉ ሰዎች ካሉ በዛ ለመርዳት እሞክራለሁ ማለት ነው። ለምሳሌ መንፈሳዊ ትምህርቶችን መስጠት ወይንም ደግሞ ጸሎት ማድረግ አብሮ ወይንም አብሮ መዘመር ወይንም ደግሞ አብሮ ፈጣሪን የእግዚአብሔርን ማመስገን ሊሆን ይችላል ማለት ነው። እና እነዚህ እነዚህን ነገሮች በበጎ አድራጎትነት ሰርቼ አውቃለሁኝ። እንዲሁም በእነዚህ ብቻ አልተገደብኩም ለወደፊትም የበጎ አድራጎት ስራ የመስራት ፍላጎት አለኝ። እንደገና ደግሞ አሁን ላይ ራሱ በቅርብ ሰዓታት በእኛ በትምህርት ቤታችን በምናደርገው የ ትምህርት ቤት ግቢ የህይወት ቆይታ ግማሽ የህይወት ቆይታ በሚል ያንን አካባበር እናደርጋለን ማለት ነው። እና በዛ ጋር የበጎ አድራጎት ስራዎችን ለመስራት በጣም ጉአጉተናል ይሄን ይመስላል እድሉን ስለሰጣችሁኝ በጣም አመሰግናለሁ። መልካም ጊዜ

የዝናብ ውሃ ትሰበሰባለህ ይላል ያሁን መወያያ አጀንዳችን እድሉ ስለተሰጠኝ አመሰግናለሁኝ። የዝናብ ውሃ ለብዙ ጥቅሞችን እሰበስባለሁ ለምሳሌ። መንፈሳዊ ጥቅም ሊሆን ይችላል ወይንም ደግሞ አለማዊ ጥቅም ሊሆን ይችላል ማለት ነው። ከአለማዊ ሲጀምር አንዳንድ ጊዜ የውሃ ጥረት በአካባቢያችን ሊከሰት ስለሚችል የዛን ጊዜ ለተለያዩ ትላልቅ ልብሶችን ለማጠብ እንዲሁም ደግሞ የተለያዩ ነገሮችን ለማድረግ ውሃውን ተጠቅሞ። እጠቀማለሁኝ ወይንም እሰበስባለሁ የዝናብ ውሃ ማለት ነው። በሁለተኛ ደረጃ ደግሞ ለመንፈሳዊ አላማ። ለምሳሌ በእኛ በሀገራችን ከጳጉሜ አንድ እስከ ጳጉሜ ስድስት የሚዘንቡ ዝናቦች ልክ እንደ ጸበልነት ሀይል አላቸው ብዬ በማሰብ ስለምናስብ። እንግዲህ እኛ የዝናብ ውሃን እየሰበሰብን ገላችንን እንድታጠብበታለን ወይንም ደግሞ እንደ ጸበል ላይችን ላይ እናፈሳለን ማለት ነው። እድሉ ስለተሰጠኝ በጣም አመሰግናለሁኝ።

ሰላም ሰላም እንዴት ናችሁ በድጋሚ ስለተገናኘን ከልብ ከልብ አመሰግናለሁ ማለት ነው። ኮከቦችን መመልከት እወዳለሁ ወይ ይላል? ያሁኑ ጥያቄ ኮከቦችን መመልከት በጣም ያስደስታል? አዎ እወዳለሁኝ ለብዙዎቻችን ሁላችንም ስንመለከተው ይሄን እነዚህን ኮከብ ከብቶች በጣም ደስ እንደሚለን ተስፋ አደርጋለሁኝ ማለት ነው። ለኔ የወደድኩበት ምክንያት የኮከቦች አፈጣጠራቸው ስለ ወይንም ደግሞ ብዛታቸው ድምቀታቸው እንዲሁም ደግሞ ቅርጻቸው እንዲሁም ሰማይ ላይ የሚፈጥሩት መስመራዊ ቅርጽ በጣም ስለሚያስደስተኝና ስለዛ ነገር ማወቅ የማወቅ ጉጉት ስላደረብኝ ነው ማለት ነው። እና ማታ ማታ ጋር ጸጥ ባለበት ሁኔታ ወደ ቤታችን ጣራ ጋር በመውጣት ከዋክብቶችን ምን እንደሚመስሉ ቅርጻቸውን በሌላ በአጉሪ መነጻሮች በመታገዝ ለመመልከት እሞክራለሁ ማለት ነው። እና እንግዲህ ይህንን ይመስላል ከዋክብቶችን መመልከት በጣም ያስደስተኛል እና እነሱን ስመለከት ውስጣዊ ሰላም ይሰማኛል። እድሜው ስለሰጣችሁኝ አመሰግናለሁ

ሰላም ሰላም እንዴት ነህ ሰላም ነው የመጠጥ ውሃን ከየት ታገኛለህ? ይላል ያሁኑ ጥያቄ። የመጠጥ ውሃን ከተለያዩ ቦታዎች አገኛለሁኝ ለምሳሌ ከቧንቧ አገኛለሁኝ ቧንቧ ማለት በየቤታችን የሚለቀቅልን የንጹህ ውሃ አቅርቦት ማለት ነው። እንዲሁም ደግሞ ከተለያዩ የፕላስቲክ እሽግ ውሃዎች ጋር። ከየሱቁ ማግኘት እችላለሁ ወይ ማለት ነው። እና እነዛን ነገሮች እጠቀማለሁ ወይ ማለት ነው ለመጠጥነት። አብዛኛውን ጊዜ ወደ ገጠራማ አካባቢዎች እና ንጹህ ውሃ አጥረት ወዳለባቸው ቦታዎች ሲሄድ ይህንን ነገር አማራጭ ይህን አማራጭ እጠቀማለሁ ማለት ነው። ለምሳሌ የፕላስቲክ ውሃዎች ያልኩበትን ማለት ነው። እና በደንብ አድርጌ በአስር በሃያ ሊትር የፕላስቲክ በመጠጥ ውሃዎችን በመያዝ ወደ ገጠራማ አካባቢ በሚሄድበት ጊዜ እነዛን እጠቀማለሁ ማለት ነው። እድሉን ስለሰጣችሁኝ ከልብ አመሰግናለሁኝ። ለነበረን ቆይታ ከልብ ከልብ አመሰግናለሁ። የመጠጥ ውሃ ከብዙ ቦታ ማግኘት ይቻላል። እንግዲህ ከፕላስቲክ እና ከቧንቧ ማግኘት ይቻላል። እንዲሁም ደግሞ ከሌላ ቦታ ማግኘት ይቻላል በነገራችን ላይ። አንዳንድ ሰዎች የመጠጥ ውሃን ከጉድጓድ በማጣራት ማግኘት ይችላሉ ማለት ነው። አንዳንዶቹ ደግሞ ከምንጭ ወይንም ደግሞ ከኩሬ። ወይንም ከተለያዩ ቦታዎች ንጹህ ነው ብለው ከሚያስቡት ቦታ ጋር። ውሃውን አጣርተው በብዙ ነገር በብዙ የማጣራት ሂደቶች አሳልፈው ይጠቀሙበታል። ለመመልከት ነው ለመጠጥነት አመሰግናለሁ።

እሺ በድጋሚ ስለተገናኘን አመሰግናለሁ የስልክህ ባትሪ ምን ያህል ይቆያል ይላል የአሁኑ ጥያቄ? የስልኬ ባትሪ ብዙ ደቂቃዎችን መቆየት ይችላል ይቅርታ ብዙ ሰዓታቶችን እንዲሁም ብዙ ቀናቶችን መቀየር ይችላል። እንደየ አጠቃቀሜ ማለት ነው። ለምሳሌ የስልኬ ባትሪ ለመደወልና መልእክት ለመቀበል። እንዲሁም ደግሞ የተወሰኑ የኢሜሎችን ወይንም ጽሁፎችን ለመጻጻፍ ከፈለኩኝ እስከ አምስት ስድስት ቀን መቆየት ይችላል ማለት ነው። ስድስት ሺህ ስድስት ሺህ ዋት ነው የባትሪው መጠን ማለት ነው። እና ይሄ በጣም አሪፍ ያደርገዋል። በመቀጠል ደግሞ የተለያዩ የቪዲዮ ጨዋታዎችን በምጫወትበት ጊዜ ወይንም ደግሞ የቪዲዮ ድራማዎችን በሚከታተልበት ወቅት ምናልባት አንድ ቀን የመቆየት እድል ይኖረዋል ማለት ነው። ወይንም አንድ ቀን የመቆየት አቅም ይኖረዋል። እና ደግሞ ሙዚቃ ማዳመጥበት ከሆነ እስከ ሁለት ቀን ሶስት ቀን መቆየት ይችላል ማለት ነው። እና ይሄንን ይመስላል። በአጠቃላይ ቢበዛ እስከ አምስት ቀን ቢያንስ ደግሞ እስከ ግማሽ ቀን ድረስ ይቆያል ማለት ነው። የባትሪዬ ቆይታ የኔ ይመስላል አመሰግናለሁ

እሺ ያሁኑ መወያያ ርዕሳችን ደግሞ የቤትህ ጣሪያ በምን የተሰራ ነው ይላል የቤታችን ጣሪያ የተሰራው በወፍራም አልሙኒየም ብረት ነው ማለት ነው። እና ይህንን ያደረግንበት ምክንያት ደግሞ የራሳችን የሆነ ምክንያት ወይንም የራሳችን የሆነ ፍላጎት ስላለን ነው ማለት ነው። እስኪ ስለራሳችን ፍላጎት የተወሰነ እናውራ። አልሙኒየም ያደረግንበት ምክንያት የመጀመሪያው መብረቅ በሚመጣበት ጊዜ ወይንም ሳማዩ ጋር ብዙ የመብረቅ ክስተቶች በሚከሰቱበት ጊዜ ራሳችንን ከአደጋ ለመከላከል ስለምንፈልግ። ወደ ታች ወደ መሬት ውስጥ የተለያዩ ሽቦዎችን ቀብረን የነዛን ሽቦዎች ደግሞ ከጣራው ጋር በማገናኘት ወዲያውኑ መብረቅ ወደዚህ በሚያርፍበት ጊዜ ተንሸራቶ ወደ ምድር እንዲወርድ ለማድረግ ነው ማለት ነው። ለዛ አላማ ነው የመጀመሪያው ምክንያታችን። ሁለተኛው ምክንያታችን ደግሞ ያው እንደሚታወቀው አልሙኒየም በጣም ስስ ወይንም ደግሞ በጣም ቀላል የሚባል የብረት አይነት ነው። ስለዛ አልሞኒየምን የተጠቀምንበት ምክንያት ሁለተኛ ምክንያታችን ይሄ ነው ማለት ነው። እና የተለያዩ ምክንያቶች በተጨማሪ ሁኔታ አሉ ለምሳሌ ወደ ኮሪደራችን አካባቢ የአልሙኒየም ጣራ ሳይሆን የሚገኘው የፕላስቲክ ጣራዎች ይገኛሉ ብርሃንን ሊያስገቡ የሚችሉ እና ይህንን ይመስላል ማለት ነው የቤታችን ጣሪያ አመሰግናለሁ

ዛሬ የአየር ሁኔታው እንዴት ነው? ይላል ጥያቄው? የዛሬው የአየር ሁኔታ እንግዲህ ቀዝቀዝ ያለ እንዲሁም ደግሞ በተወሰነ መልኩ ፀሀይም ትወጣለች ደመናማ ነው። ጠዋት እስከ አራት ሰዓት አካባቢ እስከ አምስት ሰዓት አካባቢ የነበረች ፀሀይ ነበረች ደማቅ ነበረች በጣም ለምታጓጓና ምታሳሳ ብርሃኗ ሙቀቷ የሚያሳሳ ፀሀይ ወጣ ነበረ። ነገር ግን ከአምስት ሰዓት ከስድስት ሰዓት በኋላ እስከ አሁን እስከ ስምንት ሰዓት አካባቢ ድረስ ያለው የአየር ንብረት እንግዲህ ሞቅ ያለ ወይንም የሚወብቅ የሚባል አይነት የአየር ንብረት ያለው እና ደመናማ የሆነ የነበረ ፀሀይ በምንም ሁኔታ አትታይም ግን ደግሞ ሙቀት አለ። ይሄንን ይመስላል። እስካሁን ያየለው የአየር ንብረት ሁኔታው እኛ አካባቢ ጋር እና በቀጣይ ደግሞ በቀጣይ ሰዓታት እስከ አስር ሰዓት አካባቢ እስከ አስራ አንድ ሰዓት ሊዘንብ ይችላል። ከዛ በኋላ ወደ አስራ ሁለት ሰዓት በአካባቢ ፀሀይ ጮራዋ ሊታይ ይችላል። ከዛ በኋላ ይመሻል። ከዛ ደግሞ ያው የተለመደው የምሽት ቅዝቃዜ የሚመጣ ይሆናል ማለት ነው። እድሉን ስለሰጠኸኝ አመሰግናለሁ

በቤትህ? ምን አይነት የቤት እቃዎች አሉ ይላል ያውኑ ርዕሳችን ያው በባለፈው ርዕሰ ጉዳይ ይህንን ነገር በጥቂቱ አንስተን ነበረ እና አሁን ላይ ደግሞ ያለሁበት የተለየ ቤት ስለሆነ እንግዲህ ይሄንን ለመናገር እሞክራለሁ ማለት ነው። በቤታችን ውስጥ የተለያየ አይነት የቤት እቃዎች ይገኛሉ ለምሳሌ ልክ እንደ ወንበር ልክ እንደ ቡፌ ወይንም ደግሞ ቴሌቪዥን ወይንም የቴሌቪዥን ማስቀመጫ ወይንም ደግሞ ትላልቅ በርሚሎች የውሃ መያዣ ወይንም ደግሞ አልጋ ማስታጠቢያዎች ድስት የምግብ ማብሰያ እቃዎች ብዙ አይነት ነገሮች ይገኛሉ ማለት ነው። እና እነዚህ አይነት ነገሮችን እኛ በጣም በጥንቃቄ ለመጠቀም እንሞክራለን ማለት ነው። ምክንያቱም ደግሞ እነዚህን እቃዎች መጠቀም በጣም አግባብነት ያለው ነው ብዬ በጥንቃቄ መጠቀም በጣም አግባብነት ያለው ነው ብዬ ስለማስብ ነው። ምክንያቱም በአሁን ጊዜ እነዚህ እቃዎች ሙሉ ለሙሉ ቢወድሙና በአዲስ ለመቀየር ከባድ ስለሚሆን ማለት ነው። በተለይም ደግሞ በኢትዮጵያ ውስጥ ማለት ነው። እና አሁን ላይ እነዚህ እቃዎች በጣም ውድ ናቸው። ተመልሶ ለማግኘት የሚቻልበት ሁኔታ በጣም ዝቅተኛ ነው ማለት ነው። እና የተለያዩ አይነት እቃዎች አሉ። ለምሳሌ ከኤሌክትሪክ ከሚጠቀሙ እቃዎች መካከል ልክ እንደ መፍጫ የቡና መፍጫ የሽንኩርት መፍጫ ወይንም ደግሞ የአትክልትና ፍራፍሬ መፍጫ እና ደግሞ የልብስ ማጠቢያ እንዲሁም የምግብ ማቀዝቀዣ እቃዎች ይገኛሉ ማለት ነው። እንዲሁም ዋናው የምግብ ማብሰያ የሆነው የኤሌክትሪክ ምድጃ ይገኝበታል ማለት ነው። እና ከዚህ በተጨማሪ እንግዲህ ያው ሁልጊዜ የምንገለገልባቸው መሳሪያዎች ብዙ ይኖራሉ ማለት ነው። በኤሌክትሪክ እኔ ከጠቀስኳቸው በተጨማሪ የተረሱም ሊኖሩ ይችላሉ። ልክ እንደ መብራት እንደ አምፖል ወይንም እንደ የእጅ ባትሪ ወይንም ስልክ የተለያዩ አይነት እቃዎች ሊኖሩ ይችላሉ ማለት ነው። ነገር ግን እንግዲህ እነዛን ከማብራራት ልቆጠብና ወደ ሌላ አይነት እቃ አይነት ሲሄድ ለመቀመጫነት የሚያገለግሉ የተለያዩ እቃዎች አሉ ማለት ነው። እኛ ቤት ለምሳሌ የ ምግብ ጠረጴዛና ወንበር አለ። ወይንም ደግሞ ትናንሽ ዱካ ወይንም ደግሞ ቁሮ የሚባሉ ወንበር አይነቶች አሉ እነዚህ ወንበር አይነቶች ትናንሽ ናቸው። ከፕላስቲክ ሊሰሩ ይችላሉ ከጣውላ ሊሰሩ ይችላሉ ወይንም ደግሞ ከቆዳ እና ከጭድ ሊሰሩ የሚችሉ አይነት እቃዎች ናቸው ማለት ነው። እንዲሁም ደግሞ ትልቅ ሶፋ አለን ማለት ነው። በተጨማሪ ደግሞ የመተኛ የሚሆን ደግሞ አልጋ አለን ማለት ነው። ሶስት አልጋዎች አሉን አንደኛው ከቤታችን ውጪ ነው። አንደኛው ሁለቶቹ ደግሞ በቤታችን ውስጥ በተለያዩ ክፍሎች ውስጥ ይገኛሉ። እንዲሁም ደግሞ የውሃ መያዣ የሚሆነን ትላልቅ በርሚሎች አሉ እስከ አምስት መቶ እና እስከ ስምንት መቶ ሊትር ፈሳሽ መያዝ የሚችሉ እቃዎች ይገኛሉ ማለት ነው። እዚህ እኛ ጋር እንዲሁም ደግሞ ሌላ ለምግብ ማብሰያነት የሚያገለግሉ የተለያዩ መጠን ያላቸው ድስቶች ይገኛሉ ከትልቅ ድስት እስከ ትንሽ ድስት ይገኛል እንዲሁም የተለያዩ ማማሲያ ጭልፋ የተለያዩ ነገሮች አሉ ማለት ነው። በመቀጠል ደግሞ የማጣጠቢያ የሚሆኑ የተለያዩ እቃዎች አሁንም ይገኛሉ ያው መጠናቸው እና ብዛታቸው ብዙ ስለሆነ ነው የተለያየ የሚለውን ቃል የምጠቀመው። ለምሳሌ ልክ እንደ ትናንሽ ማስታጠቢያዎች ወይንም ትላልቅ ሳፋ የብረት ሳፋ የፕላስቲክ ሳፋ ብዙ አይነት እቃ አለ ማለት ነው። እድሉን ስለሰጣችሁኝ እና ስለዚህ ነገር በስፋት እንዳወራ ስለረዳችሁኝ ከልብ አመሰግናለሁ መልካም ጊዜ

ሰላም ሰላም እንዴት ናችሁ ደህና ናችሁ ወይ? ያሁኑ መወያያ ጥያቄያችን የሚሆነው መዋቢያ ትጠቀማለህ ወይ የሚል ይሆናል? እኔ መዋቢያዎችን እጠቀማለሁኝ በተወሰነ ደረጃ። እና እነዚህ መዋቢያዎች ምንድን ናቸው የሚለውን መጀመሪያ ላብራራ። መጀመሪያ ከሁሉም በፊት ግን መዋቢያ ምን ማለት ነው? መዋቢያ ማለት መዋቢያ ቁሳቁሶች ማለት ነው። መዋቢያ ቁሳቁሶች ማለት አንድ ሰው የራሱን ውበት የሚጠብቅበት የተለያዩ ቁሳቁሶች እና የተለያዩ ግብአቶች ናቸው ማለት ነው። ለምሳሌ። ልክ እንደ ተለያዩ ቅባቶች ለስላሳ ቅባቶች የእጅ ቅባት ፈሳሽ ቅባት የፀጉር ወይንም ደግሞ የፊት ክሬሞች። እንዲሁም ደግሞ የእግር ቅባቶች ማበጠሪያ የፀጉር ማድረቂያ ማሸን አይነት ነገሮች ይጠቀሱበታል ማለት ነው። እና እነዚህ ነገሮች በጣም ጠቃሚ ናቸው። በጣም ውበታችንን ለመጠበቅ በጣም ያገለግላሉ ማለት ነው። እድሉን ስለሰጣችሁኝ አመሰግናለሁ

እሺ ሰላም ሰላም እንዴት ናችሁ ደህና ናችሁ ወይ? ምግብን ለሌሎች ማካፈል ትወዳለሁ ወይ የኔን ምግብ ለሌሎች ማካፈል? እወዳለሁ ይሄንን ያልኩበት ምክንያት ምንድነው? ከአካባቢያችን ማህበራዊ እሴት ስነልቦናዊ እሴት ከአካባቢያችን ሞራሎች ጋር ተያያዥነት ያለው ጥያቄ ነውና ያንን ጥያቄ በደንብ መመለስ እፈልጋለሁኝ። በጣም አሪፍ የሆነ ጥያቄ ነው። እስኪ ለሌሎች ምግቤን ማካፈል በጣም እወዳለሁኝ። ይሄንን ያልኩበት ምክንያት ምንድነው? እዚሁ ማህበረሰብ ውስጥ ስላደግኩኝ ነው ማለት ነው። እዚህ ማህበረሰብ ውስጥ ስላደኩ ነው እዚህ ማህበረሰብ ጋር ምን አለ ኢትዮጵያ ውስጥ በተለይም ደግሞ በአማራ ክልል በሚገኙ ማህበረሰቦች ውስጥ። ምግብ ማካፈል ከምግብን አንድ ሰው ተቸግሯል ተርቧል ብሎ ከመስጠትም በላይ የሆነ ቋንቋ አለው ማለት ነው። ለምሳሌ ምንድነው? አንድ ሰው ለሌላ ሰው ምግብ ከሰጠ ያ ምንድን ምንን ያመለክታል? ምናልባት በሌላ ቦታዎች ጋር ያ ነገር ስለተራ ል ያ ሰውዬ ስለተራበ ሊሆን ይችላል። ሌሎቹ መጥተው ምግብ የሰጡት ማለት ነው። ነገር ግን በኢትዮጵያውያን ብሎም በአማራ ክልል በሚገኙ ማህበረሰቦች ውስጥ ያለ እሴት አለ። ያ እሴት ምንድነው? ምግብ የሚሰጠው አንድ ሰው ስለራበው ስለቸገረው ብቻ ሳይሆን የፍቅር ምልክት ጭምር በመሆኑ ምክንያት ነው። እንዲሁም የሚገርምህ ነገር በሁለት ኦር በሶስት አይነት መንገድ ይሄን ከፋፍዬ ማስረዳት እፈልጋለሁ። የመጀመሪያው መንገድ እና ዋናኛው መንገድ ምንድነው? ጉርሻ ይባላል ማለት ነው። ጉርሻ ማለት እንግዲህ አንድ ሰው እንደዚህ የኛ ባህል እንግዲህ አሁን በ ሳህን ወይ በትልቅዬ ትሪ አንድ ላይ እንደዚህ ዙሪያውን ተሰብስበን እንበላለን ሁል ጊዜ የምንመገበው በዛ አይነት መንገድ ነው። እና እዛ ጋር አንዱ የቤተሰብ አባል ወይንም አንዱ ጓደኛችን ለሌላው ጓደኛችን ወይንም ለሌላኛው የቤተሰብ አካል ጉርሻ ይሰጣል ማለት ነው ያጎርሰዋል ማለት ነው። እና ይሄ ማለት ምንም ማለት ነው የፍቅር የመከባበር የወዳጅነት ምሳሌ ነው። እኔ አከብርሃለሁ ማለት ነው። ወይንም ምን እወድሃለሁ ማለት ነው። እንጂ አንተ እርቦሀል አንተ እየበላህ አይደለም ብሎ አይደለም። የማጉረሱ የማጉረስ ድርጊቱ የሚደረገው እና በዛ ምክንያት እንግዲህ በጣም ጉርሻ የኛን የእርስ በእርስ መከባበር እና የእርስ በእርስ ወዳጅነት ያጠነክራል ማለት ነው። ሌላኛው ነገር ደግሞ ምግብን በሳህን በመቋጠር ወደ ቤተክርስቲያን ሄዶ ለተቸገሩ ሰዎች እንዲሁም ደግሞ ለምንወዳቸው ሰዎች ጠርተን እዛ ቤተክርስቲያን ጋር ምግብ የመስጠት ዝግጅት እናካሂዳለን ማለት ነው። እና ምግብ የመስጠቱ ዝግጅት በጣም ቆንጆና አሪፍ ነው ማለት ነው። እና በተለያዩ እንግዲህ አሁን ሁለት ምሳሌዎችን ጠቅሻለሁኝ ከዚህም በተጨማሪ በተለያየ አይነት ምሳሌ ይኖራል ማለት ነው። ከልብ አመሰግናለሁ እድሉን ስለሰጠኸኝ

እሺ በድጋሚ ስለተገናኘን አመሰግናለሁ የሽያጭ ግቦች አሉ ወይ ይላል የአሁኑ ጥያቄ የሽያጭ ግቦች ምንድን ናቸው የሚለውን ነገር መጀመሪያ እንመልከት። የሽያጭ ግቦች መጀመሪያ። የተለያዩ አይነት የሽያጭ ግቦች ይገኛሉ ለምሳሌ የሽያጭ ግቦች ከሚባሉት መካከል አንድ ሰው መሸጥ የሚፈልገውን ነገር። ወይንም ደግሞ መሸጥ የሚፈልገውን መጠን። ወይንም ደግሞ አንድ ሰው መግዛት የሚፈልገውን ነገር እና መሸጥ በምትኩ መለወጥ የሚፈልገውን ነገር። ሊጽፍና ሊያስቀምጥ ይችላል ማለት ነው እነዛ ግቦች ናቸው ማለት ነው። እና እኛ ጋር በተለይም እኔ ጋር የተለያዩ አይነት የሽያጭ ግቦች ይኖሩኛል ማለት ነው። ለምሳሌ ወደ ስራ በሚሄድበት ሰዓት። ይሄንን ለምሳሌ እኔ አሁን አሁን ጋር የተለያዩ የቤት ማስዋቢያ እቃዎችን እየሸጥኩ ነው የምገኘው። ለምሳሌ የቤት ማስዋቢያ እቃዎች መካከል የቴሌቪዥን ማስቀመጫ የአበባ ማስቀመጫ ወይንም ደግሞ የተለያዩ ነገሮች አሉ። ከነዛ ውስጥ በአይነት ጠቅሼ እነዚህ እነዚህን ነገሮች መሸጥ እፈልጋለሁኝ። በተሻለ ሁኔታ ምክንያቱም እነዚህ እነዚህ ነገሮች አትራፊ ስለሆኑ ብዬ እንደዚህ አይነት ግቦችን ማስቀመጥ እችላለሁኝ ማለት ነው። እንዲሁም ደግሞ በገንዘብ ደረጃ ከተመነው ደግሞ በዛሬው ቀን ውስጥ እስከ አራት ሺህ ብር የሚገመቱ እቃዎችን መሸጥ ይኖርብኛል ብዬ እሸጣለሁኝ ማለት ነው። ለመሸጥ እንትን አለው እነሳሳለሁ ግን ብዙ ጊዜ የሚገርም ነገር ከቀን ግቦች በላይ ማተኮርና መስራት የምፈልገው በወራዊ ግቦች ጋር ነው። በሶስት ወር በስድስት ወር ውስጥ ያሉ ግቦች ጋር ነው ምክንያቱም እነዛ በደንብ ወደ እውነተኛው አለም የቀረቡ ስለሚሆኑ ማለት ነው። በቀን ውስጥ ግን እንደዛ ባደርግ ብዙም ያን ያህል የመተግበር እድሉ ዝቅተኛ ነው ማለት ነው። እንዲሁም ደግሞ የተለያዩ በዓላቶች በሚመጡበት ወቅት ይሄ በዓል ከመምጣቱ በፊት ብዙ ሰዎች እንደዚህ እንደዚህ አይነት ነገር ስለሚያስፈልጋቸው ይሄን ያንን የሚያስፈልጋቸውን ነገር ማሟላት አለብኝ። ብዬ ግቦችን አወጣለሁ ማለት ነው። እንደዛ አይነት ግቦችንም በተደጋጋሚ በዓል በቀረበ ጊዜ አወጣለሁ ማለት ነው። እድሉን ስለሰጣችሁኝ ከልብ አመሰግናለሁ

ሰላም ሰላም እንዴት ናችሁ ደህና ናችሁ ወይ? እሺ ያሁኑ ጥያቄ በጣም ደስ የሚል ጥያቄ ነው ምክንያቱም ደግሞ ስለ ዋይፋይ ይሆናል ያሁኑ ርዕሰ ጉዳያችን ዋይፋይ ትጠቀማለህ ወይ ይሆናል ማለት ነው? እኔ ዋይፋይ በደንብ አድርጌ እጠቀማለሁ በቤታችን ውስጥ ዋይፋይ አለ ያ ዋይፋይ ደግሞ በነፃ ከእህቴ ድርጅት የተሰጠን ነው ማለት ነው። እና ይሄ ዋይፋይ እንግዲህ ፍጥነቱ ያን ያህል ጥሩ ነው። ባይባልም ነገር ግን የተለያዩ መደበኛ ነገሮችን ለመስራት ያገለግለኛል። ለምሳሌ የተለያዩ ማህበራዊ ሚዲያዎችን ለመጠቀም የተለያዩ ነገሮችን ለመስራት ያገለግለኛል ማለት ነው። አሁን ላይ የሚገርም ነገር ይሄንን ስራ በምሰራበት ወቅት በቤታችን ያለው ዋይፋይ ጥቅም ላይ አይውልም ማለት ነው ምክንያቱም ፍጥነቱ ጥሩ ስላልሆነ ነው ማለት ነው። ያን ያህል ጥሩ አይደለም የቤታችን ዋይፋይ ፍጥነት በዛም ምክንያት እንግዲህ አሁን ላይ የምጠቀመው የሞባይል የሞባይል ኢንተርኔት ነው ማለት ነው። ሞባይል ኢንተርኔት ነው አሁን የምጠቀመው ምክንያቱም እሱ በደንብ ፈጠን ያለ ስለሆነ ማለት ነው። እና ሞባይል ኢንተርኔቱ ራሱ እኔ ካለሁበት አካባቢ ጋር ብዙም የተረጋጋ ስላልሆነ የሚዋዥቅ ስለሆነ አንዴ ፈጠን አንዴ ደግሞ ቀዝቀዝ ስለሚል በ ቪፒኤኖች ታግዤ ነው ማለት ነው። ይሄንን ስራ አሁን ላይ እየሰራሁት ያለሁበት ሁኔታ ማለት ነው። እና ይሄንን ይመስላል አመሰግናለሁ።

ብዙ ሰነዶችን ታዘጋጃለህ ወይ ይላል ያሁኑ ጥያቄ እድሉን ስለሰጣችሁኝ ከልብ አመሰግናለሁ። ብዙ ሰነዶችን አዎ አዘጋጃለሁኝ እኔ የማዘጋጃቸው ሰነዶች መካከል ለምሳሌ የትምህርታዊ ሰነዶችን አዘጋጃለሁ እንዲሁም ደግሞ የሽያጭ ሰነዶችን አዘጋጃለሁኝ በዋነኝነት እነዚህን ሁለት ሰነዶች አዘጋጃለሁኝ ከመጀመሪያው ለመጀመሪያ ያክል የትምህርታዊ ሰነዶችን ሳዘጋጅ አንደኛ በዚህ አመት ወይንም በዚህ ወሰነ ትምህርት ምን ያህል ትምህርቶችን? ከኤ በላይ አመጣሁኝ ወይንም ምን ያህል ትምህርቶችን ከቢ በላይ አመጣሁኝ ወይንም ከኤ ፕላስ በላይ አመጣሁኝ የሚሉ ሰነዶችን እሰራለሁ። እንዲሁም ደግሞ ስለተማርኳቸው ነገሮች የተለያዩ ማስታወሻዎች የማስታወሻ ሰነዶችን እሰራለሁኝ። በመቀጠል ደግሞ በሁለተኛ ደረጃነት የሽያጭ ሰነዶችን እሰራለሁኝ እዚህ እነዚህ የሽያጭ ሰነዶች ጋር። እንግዲህ እኔ የምጠቀመው ብዙ ጊዜ ምን አይነት ግብአቶችን ሸጥኩኝ የሚለውን ነገር ለበላይ አካል ለማሳወቅ ወይንም ለተቆጣጣሪዎች ለማሳወቅ? ምን አይነት እቃዎችን ሸጥኩኝ ምን ያህል ገንዘብ? አገኘሁኝ ምን ያህል ተርፍ ሰራሁ የሚለውን ነገር የተለያዩ ነገሮችን። በማሲያ አስቤና አስልቼ የተለያዩ ሰነዶችን እሰራለሁ ማለት ነው። እድሉን ስለሰጣችሁኝ አመሰግናለሁ

ሰላም ሰላም እንዴት ናችሁ። ሰላም እንዴት ነህ አንተም ደህና ነህ። እኔ ደህና ነኝ። አዳዲስ የስራ ግንኙነቶች ትፈጥራለህ ይላል የአሁኑ ጥያቄ? እኔ አዳዲስ የስራ ግንኙነቶችን እፈጥራለሁ ለምንድነው እንደዛ ያልኩበት ምክንያት። ሁል ጊዜ የኔ ስራ ከሽያጭና ከንግድ ጋር የተያያዘ ስለሆነ። አዳዲስ ግንኙነቶችን መፍጠር ግዴታ ነው ማለት ነው። እንደ አማራጭ ሳይሆን እንደ ግዴታ ነው። ለእንደ የኔ አይነት ስራ ማለት ነው። ምክንያቱም ሁል ጊዜ አዳዲስ ደንበኞች ይመጣሉ። እና ደግሞ አንዳንዴ ደግሞ የሽያጭ ማዕከላችንን ወይንም የሽያጭ ቀጠናችንን ማስፋት ይኖርብናል። እና ወደ ተለያዩ ቦታዎች በምናሰፋበት ጊዜ የተለያዩ አይነት አዳዲስ ሰዎችን እንተዋወቃለን እና ከተለያዩ አዳዲስ ድርጅቶች ጋር ግንኙነቶችንም እንፈጽማለን ማለት ነው። እና እንግዲህ የተለያዩ አይነት የስራ ግንኙነቶችን እናደርጋለን ማለት እፈልጋለሁኝ። እድሎች ስለሰጣችሁኝ ከልብ አመሰግናለሁ መልካም ጊዜ መልካም ቆይታ ይሆንላችሁ።

ከደንበኞች ጋር ግንኙነት ታደርጋለህ ወይ ይላል የአሁኑ ጥያቄያችን ሰላም ሰላም እንዴት ናችሁ ደህና ናችሁ ወይ? የአሁኑ ቃለ መልልስ አሪፍ እንደሚሆን ተስፋ አለኝ ማለት ነው። ከደንበኞቼ ጋር ብዙ አይነት ግንኙነቶችን አድርጌ አውቃለሁ ለምሳሌ። ከምሳ ግብዣ ወይንም የቁርስ ግብዣ ድረስ አድርጌ አውቃለሁኝ ማለት ነው። እና ለምንድነው ይሄ የሚሆነው? ከደንበኞቻችን ጋር ድርጅታችን መልካም የሆነ ግንኙነት ስላለው ነው ማለት ነው። እና ያንን መልካም የሆነ ግንኙነት እንዴት ነው ያዳበረው? በቆራጥነቱ። ነው እንዲሁም በችግር ፈችነትና እንዲሁም ደግሞ የማህበረሰቡን ፍላጎት በዋነኛ በሚገባ በመረዳት እና በማወቁ ምክንያት ነው ማለት ነው። እነዚህን ነገሮች ያዳበርን። እና እኔ ደግሞ ሻጭ እንደመሆኔ መጠን ከብዙ ከተለያዩ ደንበኞች ጋር ግንኙነት አደርጋለሁኝ እና ያ ነገር በጣም አስደሳች ነው ማለት ነው። ምክንያቱም የተለያዩ አይነት ደንበኞች እኛ ጋር መጥቸው አዝነው ሳይሆን ተደስተውና ፊታቸው ፍክት ብሎ ስለሚመለሱ እንግዲህ በዛ ምክንያት ደስታ ይሰማናል ማለት ነው። እድሉን ስለሰጣችሁኝ አመሰግናለሁ

እሺ ሰላም እንዴት ናችሁ ደህና ናችሁ? ወይ ያሁኑ ጥያቄ ደግሞ በጣም አስደሳች ነው ምክንያቱም የምትወደው መተግበሪያ ምንድነው? ይላል ያ መተግበሪያ ደግሞ ሁል ጊዜ ቀን በቀን ራሴን ለማሳደግ እና ገንዘብ ለማግኘት የምጠቀመው መተግበሪያ ስለሆነ ነው ማለት ነው። የምወደው የሞባይል መተግበሪያ ወይንም የኮምፒውተር መተግበሪያ እንግዲህ ምንድነው? የሳይለንስዮ የሚለው የስልክ መተግበሪያ ነው ማለት ነው። እና ይሄ ስልክ መተግበሪያ በጣም ቆንጆ የስልክ መተግበሪያ ነው። ምክንያቱም እኛን በገንዘብም ሆነ በራሳችን ጋር የኛን ንግግር እንዲሁም ደግሞ የ የሰው ሰራሽ ክህሎቶችን ንግግር ለማዳበር ተብሎ የተሰራ የሞባይል መተግበሪያ ስለሆነ ነው ማለት ነው። እንግዲህ ይሄ ሳይለንሲዮ የሚባለው መተግበሪያ በጣም ተመራጭ ያደረግኩበት ምክንያት በተለያዩ ሁኔታዎች ጋር የተለያዩ አይነት የመተግበሪያውን ነጥብ ስለሚሰጠኝ ማለት ነው። ለምሳሌ የኔን ያለሁበትን አካባቢ የድምጽ መጠን መለካት ወይንም ደግሞ ሰው ሰራሽ ክህሎትን በድምጽ የማሰልጠን ስራ ስላለው በውስጡ እንዲሁም የተለያዩ ስራዎች በውስጡ ስላሉት ማለት ነው። ይህንን መተግበሪያ በጣም ነው የምወደው ማለት እፈልጋለሁ አመሰግናለሁኝ።

ስለ ቤተሰብህ ንገረኝ ይሰኛል ያሁኑ መወያያ ርዕሳችን እድሉን ስለሰጠኸኝ አመሰግናለሁ። ቤተሰብ ማለት በጣም ትልቅ ነገር ነው። ቤተሰብ ማለት ከራስም በላይ ነው ምክንያቱም። ያሉንን ክፍተቶች የሚሞላልን ቤተሰብ ነው። ያለንን ችግር የሚቅልን ቤተሰብ ነው እንዲሁም ደግሞ ወደ ጥሩ ነገር እንድንሄድ የሚመራን። በእኔ አስተሳሰብ ቤተሰብ ነው ብዬ ስለማምን ነው ማለት ነው። እንግዲህ እኔ አንድ የእህት ልጅ ሁለት እህቶች እና እናትና አባቴ በጋራ እንኖራለን ማለት ነው። በአሁኑ ወቅት ሁለቶቹ እህቶቼ በደብረማርቆስ ከተማ አይገኙም። አንደኛዋ እህቴ በፉነት ሰላም ከተማ ስትገኝ። ሌላኛዋ እህቴ ደግሞ ማለትም ልጅ የወለደችዋን እህቴ በአዲስ አበባ ከተማ ትዳር መስረታ እዛ ትገኛለች ማለት ነው። የራሷን ህይወት ለማስተዳደር እና እኛንም ለማገዝ ትጣጣራለች። እንግዲህ አባቴ የከባድ መኪና ሹፌር ነው የተለያዩ መኪኖችን ይሾፍራል። ገልባጭ መኪኖች የደረቅ ጭነት እንዲሁም የፈሳሽ ጭነት መኪኖችን ይሾፍር ነበር። አሁን ጋር ግን በተወሰነ መልኩ እነዛን ነገሮች ትቶ ቀለል ቀለል ያሉ ነገሮችን እየሾፈረ ይገኛል ማለት ነው። እናቴ ደግሞ የቤት እመቤት ነች። እቤት ውስጥ የተለያዩ የሚሰሩ ስራዎችን ትሰራለች የተለያዩ ነገሮችን ታደርጋለች ማለት ነው። እኔ ደግሞ ያው የ ደብረማርቆስ የ ደብረማርቆስ ትምህርት ቤት የጊቢ ተማሪ ነኝ። እና የጊቢ ተማሪነቴ ደግሞ ሌሎች ስራዎችን እንዳልሰራ አላደረገኝም ወይንም አላገደኝም። ሌሎች ስራዎችን ጎን ለጎን እሰራለሁኝ የበየነ መረብ ስራዎች እንዲሁም ደግሞ ከሽያጭና ከንግድ ጋር የተያያዙ ስራዎችንም እኔ እሰራለሁኝ ማለት ነው። እንግዲህ ይሄንን ይመስላል ስለቤተሰቤ በአጭሩ ለመናገር ከሞከርኩት መካከል ማለት ነው። እድሉን ስለሰጠኸኝ እና ራሴን በደንብ አድርጌ ላንተ እንዳስተዋውቅ ስለረዳኸኝ በጣም አመሰግናለሁኝ። መልካም ጊዜ ይሆናል።

እሺ ሰላም ሰላም እንዴት ነህ ደህና ነህ ወይ የደንበኛን እርካታ ታውቃለህ ወይ? ይላል ያሁኑ ጥያቄ የደንበኛዬን እርካታ በደንብ አውቃለሁኝ በሚገባው የደንበኛዬን እርካታ ደረጃ አውቃለሁ ምክንያቱም እንደዛ ያልኩበት ደግሞ ደንበኛ በጣም እንደሚታወቀው ክቡር ነው እና የደንበኛውን የኔን ደንበኛ የእያንዳንዱን እንቅስቃሴ ማወቅና መማር ስላለብኝ ያንን ጥንቅቅ አድርጌ አጠናለሁኝ ማለት ነው እናም ከደለያዩ ግዢዎች በኋላ ከግዢ በፊት እና ከግዢ በኋላ የነሱን ፊት እመለከታለሁ የነሱን ድርጊት እመለከታለሁ የቃላት አጠቃቀማቸውን እመለከታለሁኝ እና በዛ በዛ መንገድ የእነሱን የደ ማለትም የደንበኞቼን የእርካታ ደረጃ ለማወቅ እሞክራለሁ ማለት ነው። እነሱም ይሄንን በዚህ በዚህ መንገድ ለመ የእርካታ ደረጃቸውን እንዳውቅ ስላደረጉ በጣም አመሰግናለሁኝ ምክንያቱም ነገሩን ትንሽ ወሰብሰብ ስለማያደርጉት ማለት ነው ነገሩን ማወሳሰብ አይወዱም አብዛኞቹ ደንበኞቼ እና በዚህ መልኩ የደንበኞችን እርካታ ማወቅ እችላለሁኝ በሌላ ደረጃ ደግሞ አንዳንድ ጊዜ የደንበኞችን እርካታ ማወቅ በሚቸግረኝ ጊዜ የተለያዩ ወረቀቶችን እሰጣችኋለሁኝ እና ያስደሰታቸውን ነገር እዛ ጋር እንዲጽፉ እንዲሁም ደግሞ ከአስሩ ምን ያህል ሊሰጡን ውጤት ምን ያህል ሊሰጡን እንደሚችሉ እጠይቃችኋለሁኝ ማለት ነው በዛ በዛ መልኩ እንግዲህ የደንበኞችን እርካታ አውቃለሁኝ እድሉን ስለሰጠኸኝ ከልብ አመሰግናለሁ።

እሺ ሰላም ሰላም እንዴት ነህ። አሁንም በሌላ ርዕስ ተገናኝተናል የአካባቢውን እንዴት ይወዱታል ይሆናል ወይንም የአካባቢውን አካባቢውን ይወዱታል ይላል ማለት ነው? አካባቢዬን በደንብ አድርጌ እወዳለሁኝ እኔ አካባቢ ጋር አነስተኛ ወንዝ አለ። ወንዙ በላይ ደግሞ አነስተኛ ሜዳ አለ ከሜዳው አጠገብ የኛ ቤት ይገኛል። ከእኛ ቤት አጠገብ ደግሞ በተቃራኒ አቅጣጫ በኩል ዋና መንገድ አለ። እንዲሁም ደግሞ የተለያዩ ብዛት ያላቸው የፎቅ ቤቶችና ትናንሽ ቤቶች ይገኛሉ ማለት ነው። ሱቆች አሉ። የመኪና እንቅስቃሴ በደንብ የመኪና እንቅስቃሴ አለው። እና ምንድነው ለከተማ በጣም ቅርብ ነው። የኛ አካባቢ ወደ ዋና ከተማው ለመሄድ ማለት ነው። እና ወደ ከተማ ወጣ ብለን ሸር ሸር ለማድረግ እንዲሁም ደግሞ ወደ ከተማ መሄድ ከደበረንና እዛው ያለንበት አካባቢ ጋር ለመቆየት ከፈለግን ወደ ጓሮ በጓሮ በኩል ሄደን ሜዳው ጋር የተወሰነ እረፍት። ንጹህ አየር ወይንም መቀበል እንችላለን ወይንም ደግሞ ኳስ በቡድን መጫወት እንችላለን ማለት ነው። እና የእኚህ አካባቢ በጣም ይሄንን ሁሉ ነገር ለማድረግ በጣም አሪፍ ነው ማለት ነው። አካባቢዬ ቤተክርስቲያን ይገኛል መስጊድም ይገኛል። እና በአካባቢያችን ለሚኖሩ ለእስልምናም ሆነ ለክርስትና እምነት ተከታዬችዮች በሙሉ የኛ አካባቢ በጣም አሪፍ ነው። ምክንያቱም መስጊድ ለሚጠቀምና መስጊድ ለሚፈልግ እዚሁ እኛ አካባቢ ጋር ይገኛል። እንዲሁም ደግሞ ክርስቲያን ለሆነና ቤተክርስቲያን ጋር መሄድ ለሚፈልግ እዚሁ እኛ አካባቢ ጋር ስለሚገኝ ማለት ነው። ሁለቱም ነገሮች እኛ አካባቢ ጋር ይገኛሉ። እና አካባቢዬን በዛ ምክንያት በጣም እወደዋለሁኝ በብዙ ምክንያቶች እድሉን ስለሰጠኸኝ አመሰግናለሁኝ። መልካም ጊዜ

እሺ ሰላም ሰላም እንዴት ነህ ደህና ነህ ወይ? ያሁኑ መወያያ ርዕሳችን ደግሞ በስራ ላይ ችግሮችህን ትፈታለህ ወይ ይላል? በስራ ላይ አዎ ችግሮቼን እፈታለሁኝ እንዲሁም ደግሞ ችግር የመፍታት አቅሜ የኔ የዳበረ ነው በጣም በዛ ምክንያት የተለያዩ አይነት ችግር የሚባሉ ነገሮች ጋር መፍትሄ በመስጠት እታወቃለሁ ማለት ነው። መፍትሄ እሰጣለሁ የተለያዩ ችግሮች ጋር እነዛ መፍትሄዎች። እንግዲህ ችግሩን ሙሉ ለሙሉ ሊቀርፉ የሚችሉ ሊሆኑ ይችላሉ ወይንም ደግሞ ችግሩ እንዳይባባስና ጉዳት እንዳያመጣ የበለጠ ጉዳት እንዳያመጣ ለመከላከል ሊሆን ይችላል እንዲሁም ደግሞ የቅድመ ዝግጅት መፍትሄዎችን ሊሆን ይችላል ማለት ነው። የምሰጣቸው መፍትሄዎቹ እና በስራ ቦታ ጋር እኔ ይሄ በጣም የምታወቅበት ባህሪ ነው ማለት ነው። ችግሮችን በደንብ አድርጌ እፈታለሁኝ። ችግርን ደግሞ የምፈታው አንድ የኛ አባባል አለ እሱም ምን ይባላል? ነገርን ከ አጽዋትን አረምን ከስሩ ነገርን ደግሞ ከምንጩ ይባላል ማለት ነው። እና እኔ ከስሩ ወይንም ከምንጩ ዝቅተኛው ቦታ ጋር በመነሳት ያንን ችግር ለመፍታት እሞክራለሁ ማለት ነው። እና በዚህ መንገድ ነው እኔ ችግሮችን የምፈታበት መንገድ ማለት ነው። እድሉን ስለሰጣችሁኝ በጣም አመሰግናለሁ መልካም ጊዜ ይሁንላችሁ።

ሰላም ሰላም እንዴት ነህ ደህና ነህ። ወይ እንግዲህ ዋና ሀላፊነቶችህ ምንድን ናቸው? ይባላል ያሁኑ ርዕሰ ጉዳያችን በዚህ ጉዳይ ውስጥ ተያያዥነት ስላላቸው ነገር ሁሉ ለማውራት ሙከራ እናደርጋለን ማለት ነው። ዋና ዋና ሀላፊነቶቼ የኔ የምላቸው ዋና ዋና ሀላፊነቶቼ ብዙ ናቸው። ለምሳሌ ከዋና ሀላፊነቶቼ መካከል መማር ማለት ነው የመጀመሪያው ዋና ሀላፊነቴ ይሄ ነው ማለት ነው ምክንያቱም እኔ ተማሪ ነኝ። የገንዘብ የማግኘት ስራ ወይንም ደግሞ ገንዘብ የማግኘት እቅዴ ያው ከትምህርቴ በታች የሚመጣ እቅድ ነው ማለት ነው። ስለዛ የመጀመሪያው ሀላፊነቴ በደንብ አድርጌ መማር እና በጥሩ ውጤት ተመርቆ ከግቢ መውጣት ነው ማለት ነው። ሌላኛው እንግዲህ ሀላፊነቴ ምንድነው? ከስራ ጋር በተገናኘ የተለያዩ ግዢዎችን በጥንቃቄና በአስተውሎት ተገበያይቶ መጨረስ ነው ማለት ነው። ደንበኞች ብዙ ጊዜ እንግዲህ ላያስታውሉ ይችላሉ የተለያዩ ጉዳቶችን ሊያስከትሉ ይችላሉ እና እነዛን ጉዳቶች በመቅረፍ በደንብ በጥልቀት በማሰብ እንዲሁም ደግሞ የተለያዩ ሂሳቦችን በሂሳብ መስሪያ መሳሪያዎች በመታገዝ በመስራት። የተለያዩ ሰነዶችን በማዘጋጀት ወጪና ገቢ ትርፍና ኪሳራ የሚሉ ነገሮችን በማሰብ እና በመደመር በመቀነስ የተለያዩ ስራዎችን በመስራት በተጨማሪም እነዛ እነዛን ነገሮች በጥንቃቄ የመስራት ወይንም ደግሞ ያለ ስህተት የመስራት ሀላፊነት አለብኝ ማለት ነው። እሱ ነው እንግዲህ ሁለተኛው ሀላፊነቴ እና ይህንን ሀላፊነት ተላልፌ የምገኝ ከሆነ በጣም በከባዱ በህግም ሊያስጠይቀኝ የሚችል አይነት ነገር ነው ማለት ነው። እና እንግዲህ ይሄ ሀላፊነት አለኝ በተጨማሪ ደግሞ በቤተሰቤ ውስጥ። የእህቴን ልጅ የመንከባከብ የእህቴን ልጅ ገላውን ለምሳሌ እንክብካቤ ውስጥ ገላውን ማጠብ ቁርሱን መስራት ወተት ማፍላት ማጫወት አይነት ሀላፊነቶች አሉብኝ። እንዲሁም ደግሞ እናቶዬን መንከባከብና አባቴን መንከባከብ እንዲሁም የተለያዩ የቤት ስራዎችን መስራት ቤት መወልወል ወይ እቃ ማጠብ አልጋ ማንጠፍ የመሳሰሉ ስራዎች የስራ ሀላፊነቶች አሉብኝ ማለት ነው። እድሉን ስለሰጣችሁኝ አመሰግናለሁ መልካም ጊዜ።

ሰላም ሰላም እንዴት ናችሁ ደህና ናችሁ ወይ ያሁኑ መወያያ ርዕሳችን ደግሞ ማብሰል ትችላለህ ወይ? ይላል እንግዲህ ስለዚህ ጉዳይ መወያየት ስለጀመርን በጣም አመሰግናለሁኝ ምክንያቱም ይሄ ነገር ቀን በቀን የምናደርገው ተግባራችን ስለሆነ ነው ማለት ነው የለት ተግባራችን ነው እና ስለዚህ ጉዳይ ለማውራት ስለተስማማህና ከእኔ ጋር ስላለህ በጣም አመሰግናለሁ። እንግዲህ እኔ ማብሰል እችላለሁኝ የተለያዩ አይነት ምግቦችን ከባድ የሚባሉ ምግቦችን ሁሉ ሳይቀር ማብሰል እችላለሁ ማለት ነው ይሄ የሆነበት ምክንያት ምንድነው? እንግዲህ እናቴ የተለያዩ ምግቦችን በምታመስልበት ጊዜ የራሴን ምልከታ አደርጋለሁኝ ማለት ነው። እና እቃኛለሁኝ ሁሉንም ነገር እመለከታለሁ ወደ ውስጤ አስገባለሁ እዛ ጋር ያሉ የተጨመሩ ቅመማ ቅመሞች ስማቸውን እንዲሁም እዛ ምግቡን ለማዘጋጀት የሚያስፈልጉ ነገሮች ግብአቶችን ሁሉ መረጃውን ሁሉ ወደ ራሴ ወደ ውስጤ አስገባለሁ ማለት ነው። በዛ ምክንያት እንግዲህ የተለያዩ አይነት ምግቦችን በቀላሉ ሳልቸገር በመጀመሪያ ለመጀመሪያ ጊዜ ብሰራቸው እንኳን ሳልቸገር ለመስራት ችያለሁኝ ማለት ነው። እና እዚህ ጋር መገንዘብና ማወቅ ያለብን ነገር አንድ ነገር አለ ማለት ነው። ለምሳሌ አሁን ምግቦችን በምናመስልበት ወቅት ከፍተኛ የሆነ ጥንቃቄ ያስፈልጋል የንጽህና ጥንቃቄ ማለት ነው። እና ያንን የንጽህና ጥንቃቄ ሁሉ እኔ አሟልቼ ነው ምግብ ማብሰል የምችለው ማለት ነው። እንደውም እህቶቼ እና እናቴ በጣም ይገረሙብኛል ለምን እንዴት ነው እንደዚህ አያርገህ? ምግብህን ማብሰል የምትችለው ብለው ብዙ ጊዜ ጠይቀውኛል። ያው በድንገት ተነስቼ እናቴን ሳያት ቆይቼ እንዴት እንደምታበስል እንዴት ነገሮችን እንደምትቀይጥ ካየኋት በኋላ ድንገት ተነስቼ እኔም ምግብ ስሰራ ሲያዩኝ በጣም ይገረማሉ ማለት ነው። እና እኔ ከቀላል ከሚባሉት ምግቦች እና ብዙ ወንዶች መስራት ከሚችሉት ምግብ ለምሳሌ ልክ እንደ እንቁላል ወይንም ደግሞ እንደ ፓስታ እና መኮረኒ አይነት ምግቦች እስከ ከባድ እስከሚባሉት እስከ በኢትዮጵያ ባህላዊ ምግብ እንደ ዶሮ ወጥ ወይንም ደግሞ እንደ ምንቸት አብሽ እንደሚባሉ አይነት ወጦች ወይንም ደግሞ ልክ እንደ ምስር እንደዛ እንደዛ አይነት ምግቦችን ሁሉ መስራት እችላለሁኝ ማለት ነው። ያ በጣም ቀላል ሆኖልኛል ለእኔ ምግብ ማብሰል ማለት ነው። እና የተካንኩበት ነው ማለት እችላለሁኝ። በዚህ በምግብ ማብሰል ስራ ውስጥ ማለት ነው እና የተለያዩ አይነት ምግቦችን አመስላለሁኝ። በስተመጨረሻ መመለስ የምፈልገው አዎ ማብሰል እችላለሁኝ የተለያዩ አይነት ምግቦችን ከቀላል እስከ ከባድ ድረስ ብዬ መመለስ እፈልጋለሁ ማለት ነው። ለዚህ ጥያቄ እድሉን ስለሰጠኸኝ ከልቡ አመሰግናለሁ። መልካም ጊዜ ይሁንልህ።

ሰላም ሰላም እንዴት ነህ ሰላም ቆየኸኝ። እኔ ሰላም ቆይቻለሁ ያሁኑ መወያያ ርዕሳችን ደግሞ ያአትክልት ስራ ታደርጋለህ ይላል ማለት ነው። ይሄም ማለት እንግዲህ አትክልተኛ ነህ ወይ? አትክልት ትንከባከባለህ ወይ ከሚለው ጋር ግንኙነት አለው ቀጥተኛ ግንኙነት አለው ማለት ነው። እኔ እንግዲህ አትክልቶችን በደንብ እንከባከባለሁኝ። ምክንያቱም እነዛ አትክልቶች አንደኛ እንግዲህ ለራሴ ለምግብና እጠቀማቸዋለሁኝ። አንዳንዴ ከአትክልት ስፍራየ ጋር ወጣ ብዬ። የተለያዩ ፍራፍሬዎችን እመገባለሁ አትክልቶችን ቀንጥሼ ይዤ ገብቼ የተለያየ ነገር ምግብ እሰራበታለሁኝ ማለት ነው። እና እነዚህን ነገሮች እንግዲህ በምጠቀምበት ሰዓት የተለያዩ ምግቦችን ስሰራ። በጣም ደስ ይለኛል ምክንያቱም እኔ የለፈሁበትን ነገር እዛው እያገኘሁ ያለው አይነት ስሜት ስለሚሰማኝ ማለት ነው። እንዲሁም ደግሞ አትክልቶችን የምንከባከብበት እና ያትክልት ስራ የምሰራበት ምክንያት። እንግዲህ በትርፍ ሰዓቴ እነዚህን ስራዎች በምሰራበት ጊዜ የአእምሮ ሰላም አገኛለሁ ማለት ነው። አትክልቶቹ ልክ እንደ ሰው ልጆች ናቸው። እንክብካቤ ይፈልጋሉ ምግብ መጠጥ ይፈልጋሉ እንዲሁም ደግሞ ምቾትን ይፈልጋሉ እና ሁሉንም ነገር ለማሟላት እዛ ጋር ደፋ ቀና እያልኩኝ በምሰራበት ጊዜ። በጣም ያስደስተኛል ማለት ነው። ያን ማረጌ ምክንያቱም የሰው ልጅ የተንከባከብኩኝ ያክል አይነት ስሜት ስለሚሰማኝ ማለት ነው። እና ይሄንን ይመስላል እንግዲህ እድሉን ስለሰጣችሁኝ አመሰግናለሁኝ። መልካም ጊዜ መልካም ቆይታ።

እሺ ሰላም ሰላም እንዴት ነህ ሰላም ነው እኔ ደህና ነኝ። ያሁኑ መወያያ ርዕሳችን ደግሞ ስለ ጭንቀት እና ጭንቀት ጋር መፍትሄ ስለምላቸው ነገሮች አነሳለሁኝ ማለት ነው። ጥያቄው ምን ይላል ጭንቀት ሲሰማህ ምን ታደርጋለህ ይላል? እንግዲህ ያው ጭንቀትንና ፍርሃትን በመጠኑ ለመለያየት እንሞክር። መጀመሪያ ጋር ምክንያቱም ግንኙነት ስላለው ፍርሃት የሚለው ቃል። ጭንቀት ማለት ወደፊት ጋር ስለሚመጣው ነገር እያሰቡ በጣም መጨነቅ ወይንም በጣም መፍራት ስለወደፊቱ እያሰቡ ስለሚመጣው ነገር። ነገር ግን አሁን ላይ እኛ ጋር ሳይደርስ ግን ወደፊት እንደዚህ ይሆናል እንደዚህ ይሆናል እያሉ ማሰብ በተደጋጋሚ። እንዲሁም ደግሞ ባለፈ ህይወታችን ላይ ተመርኩዘን እንደዚህ ሆኗል እና አሁን እንደዚህ ሊሆን ይችላል የሚለውን ነገር ማሰብ በተደጋጋሚ አሉታዊ የሆኑ ነገሮችን ማሰብ። ወይም ጎጂ የሆኑ ነገሮችን ማሰብ ያ ጭንቀት ሲባል ፍርሃት ማለት ደግሞ አሁን ላይ የተከሰተን ነገር መጋፈጥ ሲያቅተን ማለት ነው። ለምሳሌ አሁን እኛ ጋር ከጨለመና ወደ ውጭ መውጣት ከፈራን ያ ፍርሃት ሲባል። ወደ ውጪ ከወጣሁኝ በኋላ ደግሞ ምናልባት ፀሀይ ብትወጣስ? ወይንም ደግሞ ወደ ውጪ በቀን ወጥቼ ምናልባት ከዚህ በኋላ እስከመጨረሻው ፀሀይ ሁኖ ቢቀርስ? ወይንም ደግሞ ጨለማ ሁኖ ቢቀር እስከመጨረሻው እያልኩኝ እማስብ ከሆነ። ያ ደግሞ ጭንቀት ይባላል ማለት ነው። እና ጭንቀት ሲሰማኝ ምን አደርጋለሁ አንደኛ ነገር እማስበው ነገር እውነት እንዳልሆነ ለመረዳት እሞክራለሁ። ያልሆነ ነገር እንደሆነ ለመረዳት እሞክራለሁ። እና ያስጨነቀኝን ነገር ላጠፋበት የምችለውን የተለያዩ አማራጮችን እጠቀማለሁኝ። እንዲሁም ደግሞ ያ እሚያስጨንቀኝ ነገር ደግሞ እውን ሁኖ እንኳን እሚመጣ ያክል ቢሰማኝም። ነገር ግን ያ ነገር የኔ ህይወቴን እንደማይለውጠውና የኔ ያ ማለት አንድ የተጨነኩበት ነገር ማለት የህይወቴ ዜሮ ነጥብ ዜሮ አንድ ፐርሰንት እንደሆነች ነው ማለት ነው። ለማሰብ እምሞክረው እና ይበልጥ ከአምላኬ ጋር ለመገናኘት ስል ደግሞ ጸሎት አደርጋለሁ። ወይንም ደግሞ ቁጭ ብዬ ባዶ ክፍል ውስጥ ለመመሰጥ ወይንም የዮጋ እንቅስቃሴዎችን ለማድረግ እሞክራለሁኝ። ማለት ነው። ይህንን ይመስላል ማለት ነው። ስለ ጭንቀት እማጋራህ መረጃ ቢኖረኝ ይሄ ብቻ ነው። አመሰግናለሁኝ እድሉን ስለሰጠኝ ደህና ሁን።

እሺ በድጋሚ ስለተገናኘን ከልብ አመሰግናለሁ የአሁኑ ጥያቄ ደግሞ ከቤትህ ስራ ምን ያህል ይርቃል ነው? ከቤቴ ስራዬ ብዙም የመራራቅ የለውም ማለት ነው። ለምንድነው እንደዛ ያልኩበት ምክንያት? ያው ከተማችን በጣም ሰፊ ከሚባሉ ከተማዎች አትመደብም መካከለኛ የሚባል ከተማ ነው ያላት። እንደውም ከከተማችን ከአንዱ ጫፍ እስከ አንዱ ጫፍ በመኪና ለመጓዝ ከሰላሳ ደቂቃ ያልበለጠ ጉዞ ነው ማለት ነው። ያለው እንዲሁም ደግሞ በእግር ለመጓዝ ካስፈለገ ከሁለት ሰዓት ግፋ ቢል ከሁለት ሰዓት በላይ ርቀት የለውም። ከሁለት ሰዓት በላይ የእግር ጉዞ ርቀት የለውም ማለት ነው። ስለዛ እንግዲህ ከቤቴ ወደ ስራ በሚሄድበት ጊዜ በእግሬ ቢበዛ እስከ ሃያ ደቂቃ የእግር ጉዞ እንዲሁም በታክሲ ወይንም በሌሎች መኪኖች ከሆነ ደግሞ እስከ ምናልባት እስከ አምስት ደቂቃ አካባቢ ርቀት ይኖረዋል ማለት ነው። ብቸኛ ሊያስቸግረኝ የሚችል ነገር ምንድነው? ዳገትና ቁልቁለት የተሞላበት መንገድ ነው በዛ ምክንያት ወደ ዳገቱን በምወጣበት ምክንያት በጣም ድካም ይሰማኛል። አቅጣጫ ደግሞ ከዛኛውም ከስራዬም ወደ ቤቴ በምመጣበት ጊዜ ዳገት አለ እና ያንን ዳገትም ለመውጣት ድካም አለው ማለት ነው። እና በዛ ምክንያት ነው ልቸገር የምችለው እንጂ ከቤቴ እስከ ስራ ቦታዬ ያለው ርቀት በጣም ቅርብ ነው ማለት ነው። ሩቅ የሚባል አይነት ነገር አይደለም። በቀጣይ እንግዲህ ስለሌላ ስለ ጥሩ ጥሩ ነገሮች እንደምናወራ ልክ እንደዚህ ተስፋ አለኝ ስለሰጠኝ ጊዜ መልካም ጊዜ

በብዙ ህዝብ መካከል መሆን ታመቻቻለህ የሚል ጥያቄ ይሆናል ያሁኑ ጥያቄያችን እንግዲህ እድሉን ስለሰጣችሁኝ ከልብ አመሰግናለሁ። በጣም ይሄን ጥያቄ እንግዲህ ስመን ለመመለስ ስሞክር በቀጥተኛ ለመናገር ከሞከርኩኝ። በብዙ ህዝብ መካከል መሆን ብዙም አይመቸኝም ለምንድነው እንደዛ ያልኩበት ምክንያት። በብዙ ህዝብ መካከል እንግዲህ ሲሆኑ እና በብዙ ህዝብ መካከል ሆነው ቁጭ ሲሉና በብዙ ህዝብ መካከል ሆነው ንግግር ሲያደርጉ የተለያየ አይነት ስሜት ይሰማል እንግዲህ በቀጥታ ለመናገር እንደሞከርኩት። አይመቸኝም ነው ያልኩት ግን አንዳንዴ ቅድመ ሁኔታዎች ይኖራሉ ማለት ነው። በውስጡ ለምሳሌ እኔ አሁን በብዙ ህዝብ መካከል ቁጭ የምል ከሆነ። ወይንም ደግሞ ብዙ ህዝብ በተሰበሰበበት ስብሰባ ጋር ቁጭ ብለው ከሆነ እኔም ቁጭ ካልኩኝ ወይንም ቁመው ከሆነ እኔም ከቆምኩኝ ከእነሱ ጋር የምመሳሰል ከሆነ ያው ምንም አይመስለኝም። እንደውም በጣም ጥሩ ቦታ ላይ አመቺ ቦታ ላይ የሆንኩ አይነት ስሜት ነው የሚሰማኝ። ነገር ግን አሁን በነዛ በህዝብ መካከል ንግግር የማደርግ ከሆነ ቆሜ ወይንም ደግሞ ቆሜ የተለያዩ ነገሮችን የማቀርብ ከሆነ ግጥም ዘፈን እንደዚህ አይነት ነገሮችን የማደርግ ከሆነ ያው በጣም ነው። የማይመቸኝ ለምንድነው የሰው ልጅ እንደውም እንደማስበው ከሆነ በጣም ልዩ የሆነ ተሰጥኦ ያለው ይመስለኛል የውስጥ ተሰጥኦ ምክንያቱም። በጣም ሰዎችን በአይኑ ሰው አንድ ሰው ብዙ ሰዎች ብዙ ሰዎችን በአይኑ አይቶ የማሸማቀቅ ሀይል ሁሉ አለው። እና በጣም ነው የምሸማቀቅ ስሜት የሚሰማኝ ብዙ ሰዎች ደግሞ ሲያፈጡብኝ እና ለዛ ነው እንግዲህ እኔ በብዙ ህዝብ መካከል መሆን የማይመቸኝ ምክንያት። የሚመቸኝ ግን ያው እንደነሱ ቁጭ ካልኩኝ ወይንም ቆመው ከሆነ እንደነሱ ቆሜ ከሆነ ዝም ብዬ ያለሁኝ እንደዛ ከሆነ ምንም አይመስለኝም። ማለት ነው አመሰግናለሁ።

ምን አዲስ ነገር መማር ትፈልጋለህ? ይላል ያሁኑ ጥያቄ ሰላም ሰላም እንዴት ናችሁ ደህና ናችሁ እኔ ደህና ነኝ በዚህ ርዕሰ ጉዳይ ውስጥ በደንብ በስፋት ማውራት እንደምንችል ይሰማኛል አዲስ ነገር መማር ብዙ አይነት ነገሮችን መማር እፈልጋለሁ። ለምሳሌ ከሙዚቃ ብንነሳ ወይንም ከመዝሙር ብንነሳ ልክ እንደ በገና መደርደር ወይንም ደግሞ እንደ ፒያኖ መጫወት ሊጠቀሱ ይችላሉ። እነዚህን ነገሮች መማሬ በጣም የሚያስደስተኝ ይመስለኛል ምክንያቱም እነዚህ ሁለት ነገሮች እኔ ጭንቀት በሚሰማኝ ጊዜ ማዳምጣቸው ነገሮች ስለሆኑ ማለት ነው ለምንድነው እነዚህን ማዳምጣቸው አእምሮዬ ጋር ያሉትን የተለያዩ ጫጫታዎች የድምጽ ጫጫታዎች ስለሚቀንሱልኝ ማለት ነው። ከእነዚህ በተጨማሪ ደግሞ የቅርጫት ኳስ እና የቴኒስ ኳስ አጨዋወት እነዚህን ነገሮች መማር እፈልጋለሁ። በእነዚህ ነገር እነዚህን ነገሮችም መጫወት እፈልጋለሁ ማለት ነው። እና እነዚህ ነገሮች መጫወት የምፈልግበት ምክንያት ምንድነው በተለያዩ የቴሌቪዥን ዝግጅቶች ጋር ወይንም የቴሌቪዥን ትወናዎች ጋር ወይንም ድራማዎች ጋር በእነዚህ ነገሮች ሰዎች ዘና ሲሉ ሲዝናኑ ስለማይ ምናልባት ያ ነገር እኔም ብሞክረው ዘና ሊያደርገኝ ይችላል። ብዬ ስለማስብ ነው ማለት ነው። ሌላኛው ነገር አእምሮዬ ጋር በደንብ ንቁ እንዲሆን ከፈለኩኝ ስለምፈልግም ጭምር የቺዝ አጫዋወትን በደንብ ቢገባኝና ቺዝ ጋር የተለያዩ ህጎች እንዳሉ አውቃለሁኝ። የተወሰኑ ህጎችን በትንሹ አውቃለሁ። ግን ሙሉ ለሙሉ ሁሉንም ህጎች ማወቅና መጫወት እፈልጋለሁኝ ምክንያቱም አንዳንድ ሰዎች ምን ይላሉ ቺዝ መጫወት ከጨዋታም በላይ ነው። ይሄ ቺዝ አጨዋወት ምንድነው አጠቃላይ ስለ ፖለቲካ ነው። ስለ አመራርነት ነው እንዲሁም ደግሞ ስለ ብልህ ውሳኔ ጭምር ነው። ስለ ንዴትን መቆጣጠር፣ ስለ የስሜት ብስለት ጭምር ነው ብለው ይላሉ ማለት ነው። እና ይሄ ነገር እንግዲህ በጣም አስፈላጊ እንደሆነ ገብቶኛል ማለት ነው። እንዲሁም በሌላ በኩል ደግሞ ያው ከትምህርቴ ጋር ሊጣጣምልኝ የሚችሉ ነገሮችን ብማር ደስ ይለኛል። ለምሳሌ ልክ እንደ የተለያዩ የኮምፒውተር ቋንቋዎች ተጨማሪ የኮምፒውተር ቋንቋዎች ለምሳሌ እኛ በትምህርታችን ከሚሰጡን የኮምፒውተር ቋንቋዎች መካከል እንደ ፒኤችፒ፣ ፓይተን የሚባል እንዲሁም ደግሞ የ መሰረታዊ የጃቫ እና የሲሻርፕ ቋንቋዎች ይሰጣሉ ማለት ነው። እና ከነዛም በተጨማሪ እኔ ደግሞ የተለያዩ ጎ የሚባሉ የኮምፒውተር ቋንቋዎች ወይንም ደግሞ እንደ ሲ ወይንም ሲ ሻርፕ የሚባሉ የድሮ ቋንቋዎችን ብማር በጣም መሰረት ያለውና ጥሩ ይመስለኛል። ለኔ ማለት ነው ከነዛ በተጨማሪ ደግሞ የ ቪዲዮ ማቀነባበር ስራንም ብሰራ በጣም እደሰታለሁኝ ማለት ነው። እንግዲህ ይሄንን ይመስላል አዲስ ነገር መማር የምፈልጋቸው አይነት ነገሮች እነዚህ ናቸው። እድሉን ስለሰጠኸኝ አመሰግናለሁኝ። በጣም አመሰግናለሁ መልካም ጊዜ ይሁንልህ፣ ቻው።

ሰላም ሰላም እንዴት ናችሁ ደህና ናችሁ ወይ ያሁኑ መወያያ ርሳችን ደግሞ ቀትር ላይ ምን ትመገባለህ ስለሚል ጉዳይ ይሆናል ማለት ነው? ቀትር ላይ እኔ የተለያዩ ነገሮችን ልመገብ እችላለሁኝ ለምሳሌ ልክ እንደ ወጥ በእንጀራ ሞቅ ያሉ ወጦች ማለትም በርበሬ የገባቸው ወጦች። ካልሆነ ደግሞ የማይገኝ ከሆነ ወይንም ደግሞ እኔ የኔ ፍላጎቴ ከተቀየረ ምናልባት ልክ እንደ ፓስታ ወይንም ደግሞ የምግብ አምሮቴ ከቀነሰ ሰላጣ በዳቦ እበላለሁኝ ማለት ነው። ከዚህ ውጪ የተለያዩ ነገሮችን እንደ ማብያ እጠቀማለሁ ማለት ነው። ለምሳሌ የምጠቀመው ማብያ የ ድንች ቺፕስ እጠቀማለሁ ወይም ደግሞ የ ቃሪያ በቲማቲም እጠቀማለሁኝ ማለት ነው። እንዲሁም ሌሎች ሌሎች ነገሮችን እጠቀማለሁኝ እንግዲህ ይህንን ይመስላል ማለት ነው አመሰግናለሁ

እሺ ሰላም ሰላም ያሁኑ መወያያ እርሳችን ደግሞ በጣም ደስ የሚልና የሚያስገርም ነው። ምክንያቱም ይሄ ነገር ስለራሳችን በደንብ እንድናወራ እድሉን ስለሚሰጠኝ ማለት ነው። ስለራሴ በደንብ እንዳወራ እና ምን ይላል? ቅጽል ስም አለ ሆይ ይላል? እኔ የተለያዩ አይነት ቅጽል ስሞች አሉኝ። እነዛን ቅጽል ስሞች እንግዲህ በተለያየ ቦታ ላይ ይገኛሉ ለምሳሌ በቤት የተለየ ስም እጠራለሁ በስራ ቦታ እንዲሁም ደግሞ በትምህርት ቦታ ጋር በተለያየ ሁኔታ እጠራለሁ ማለት ነው። ለምሳሌ ከትናንሹ ማለት ከቅርብ ካለው ከቤተሰብ ብንጀምር እኔን ታውቃለህ እሳቱ ወይንም ደግሞ ፈጣኑ ይሉኛል ማለት ነው። ይህንን ያሉበት ምክንያት ምንድነው? የራሳቸው የሆነ ምክንያት አላቸው ምክንያቱም እነሱ በሚያዘዙኝ ወቅት ነገሮችን በፍጥነት አድርጌ ስለማሳያቸው ነው ማለት ነው። ሌላኛው ነገር ደግሞ ስለ ትምህርት በትምህርት ቤት ጋር ሀበሻ ይሉኛል ሀበሻ የሚሉኝ ምክንያት ምንድነው? አላውቅም ለምን እንደዛ እንደሚሉኝ ታውቃለህ። እንዲሁም ደግሞ በስራ ቦታ ጋር በረከት ይሉኛል። ምናልባት በረከት ስላመጣሁላቸው ወደ ስራቸው ሊሆን ይችላል ብዬ አስባለሁኝ። እና የተለያየ አይነት ስም ይጠሩኛል ማለት ነው

እሺ በድጋሚ ስለተገናኘን ከልብ አመሰግናለሁ ያሁኑ መወያያ ርዕሳችን ደግሞ ፎቶዎችን? የት ቦታ ጋር ታስቀምጣቸዋለህ የሚል ነው። እንግዲህ ፎቶዎቼን በተለያዩ ቦታዎች ላይ አስቀምጣለሁኝ እንዲሁም የተለያዩ ፎቶዎች የተለያዩ ቦታ ጋር እንደሚቀመጡ ማወቅ ይኖርብናል። ለምሳሌ በሚዳሰስ መልኩ ያሉ የፎቶ አይነቶችን በአልበም ሰንጄ ወይንም ደግሞ በትንሽዬ ቦርሳ ውስጥ አድርጌ እይዛቸዋለሁ ወይንም አጠራቅማቸዋለሁ አለው ማለት ነው። እነዛን ማጠራቀም በጣም ውብ የሆነ ስሜት ይፈጥርልናል። እና ደግሞ ከፎቶ ጋር ካለው ምስል ጋር ይበልጥ የተገናኘን ያክል ስሜት ይሰማናል ማለት ነው። በመቀጠል ደግሞ በአይን በእጅ የማይዳሰሱ የፎቶ አይነቶችን ማለትም በስልካችን ጋር ያሉ ፎቶዎችን። እነዛን አይነት ፎቶዎች በስልካችን ጋር በስልኬ አስቀምጣለሁኝ። ወይንም ደግሞ በሚሞሪ ወይንም ደግሞ በፍላሽ አስቀምጬ እይዛለሁኝ ማለት ነው። ወይንም በኮምፒተሬ ጋር አስቀምጣለሁ ማለት ነው። እና እንደዛ እንደዛ አይነት ፎቶዎችን በእንደዛ አይነት ሁኔታ አስቀምጣለሁኝ። ፎቶዎቼን ማስቀመጥ በሀል ጥሩ የሆነ በኋላ አለኝ የእያንዳንዱን ነገር በፎቶ ማንሳት እና በፎቶ መያዝ እወዳለሁ። እና በዛም ባህሪ ምክንያት በጣም ብዙ የሆኑ ፎቶዎች አሁን ጋር እኔ ጋር አሉ ከመቁጠር ከማልችለው በላይ ማለት ነው። መቆጠር ከምችለው በላይ ብዙ አይነት ፎቶዎች በብዙ ቦታዎች ጋር አስቀምጫለሁኝ። እና እድሉን ስለሰጠኝ እና ስለዚህ ጉዳይ እንዳወራ ስለፈቀድክልኝ በጣም አመሰግናለሁ

እሺ ሰላም ሰላም በድጋሚ ስለተገናኘን ከልብ አመሰግናለሁኝ። ያሁኑን መወያያ ርዕሳችን የምትወደው አትክልት ምንድነው? ስለሚለው ይሆናል ማለት ነው። የምወደው አትክልት ብዙ አይነት አትክልቶችን እወዳለሁኝ። ለምሳሌ ልክ እንደ ሰላጣ ጎመን። እንዲሁም ደግሞ ከ ትላልቅ አትክልቶች ደግሞ ልክ እንደ የአቦካዶ አትክልት። ግን እሱ እንኳን ዛፍ ነው የሚባለው። ይቅርታ ምናልባት ትናንሽ የሆኑ አትክልቶች ጋር ባተኩር ሳይሻል አይቀርም። ስለዛ የኔ የምወደው አትክልት ልክ እንደ ጎመን ሰላጣና ቆስጣ እንዲሁም ቲማቲም የመሰሉ አትክልቶች ናቸው ማለት ነው። እንግዲህ በጣም በዋነኝነት ሶስቶች ሶስት ለመምረጥ። ከተፈለገ በዋነኝነት ቆስጣ ቃሪያና ይቅርታ ቅጠል ይሄ ምንድነው? የሚባለው ስሙ ለስላሳ ሆኖ ቅጠሉ ረዣዥም የሚሆነው ሰላጣ። እና ደግሞ ሰላጣ ከዛ በኋላ ቃሪያ ከዛ በኋላ ደግሞ ቲማቲም ሶስት ነገሮችን እወዳለሁ ማለት ነው። ምክንያቱም እነዚህ ሶስት ነገሮች በደንብ አድርገው መቅሰሴን ሊያዘጋጁልኝ ስለሚችሉ አንድ ላይ በመሆን ማለት ነው። ለዛ ነው የምወዳቸው። ይሄን ይመስላል።

እሺ ሰላም ሰላም በድጋሚ አሁንም ስለተገናኘን ከልብ አመሰግናለሁ የሙዚቃ መሳሪያ መጫወት ትችላለህ? ወይ ይላል የአሁኑ ርዕሰ ጉዳያችን። የሙዚቃ መሳሪያ መጫወት እችላለሁ በተወሰነ መልኩ የተወሰኑትን መጫወት እችላለሁኝ። ለምሳሌ ባህላዊ ከሚባሉ የሙዚቃ መጫወቻዎች ውስጥ ልክ እንደ በገና እና እንደ ዋሽንት የመሳሰሉ ሙዚቃ መሳሪያዎችን መጫወት እችላለሁ ማለት ነው። እነዚህ በተለይ ደግሞ በገና የሚባለው በጣም ሀይል ያለው እና በገናው በሚደራደርበት ጊዜ ከልብ ወደ ውስጣችን ሰርሰሮ የሚገባ ሞገድ አለው ማለት ነው። እና በጣም አስደሳች የሆነና ራሳችን ላይ ትኩረት አድርግ እንድናደርግ በጣም የሚያግዘን መሳሪያ ነው ማለት ነው። በመቀጠል ደግሞ የ ዘመናዊ የሙዚቃ መሳሪያዎች መካከል ልክ እንደ ልክ እንደ ጊታር ይጠቀሳል ጊታር ብቻ ነው እኔ አሁን ላይ የምችለው የዘመናዊ እዚህ ጋር መሳሪያ መጫወቻ። ለምንድነው? እሱም ከክራር እና ከ ወይንም ከበገና ጋር ብዙ ግንኙነት ስላለው ነው ማለት ነው። እና እነዛን ክሮችን የተወጠሩ ክሮች በመመታበት ጊዜ በጣም የተለያዩ ዜማዎችን እያወጣሁኝ ራሴን ለማዝናናትና ለማስደሰት እሞክራለሁኝ ማለት ነው። ይሄንን ይመስላል ቆይታችን እነዚህን የሙዚቃ መሳሪያዎች መጫወት እችላለሁኝ አመሰግናለሁ።

የአካባቢው ገበያ እንዴት ነው ይላል ያሁኑ ርዕሰ ጉዳያችን እድሉን ስለሰጠኸኝ አመሰግናለሁ። አሁን ስለ አካባቢዬ ገበያ? እንዴት እንደሆነ ለማስረዳት በጥቂት እሞክራለሁኝ። የአካባቢዬ ገበያ እንግዲህ ብዙም ሞቅ ያለ አይደለም። እንግዲህ ዋና የገበያ የከተማችን የገበያ ማዕከል የሚገኘው። ከእኛ ትንሽ ራቅ ይላል የአርባ ደቂቃ ጉዞ አለ። ግን በአካባቢያችን ትንሽየ የገበያ ማዕከል አለ። ስሙም ጉለት ይባላል ማለት ነው። እና እዚህ የገበያ ማዕከል ጋር የተወሰኑ የፍራፍሬና የአትክልት አይነቶች ይሸጣሉ። በዋነኝነት እንደ ሽንኩርት ሰላጣ ቆስጣ እንዲሁም ቲማቲም ቃሪያና ድንች የመሳሰሉ አትክልቶች ሲሸጡ ከሌሎች ከአልባሳት ደግሞ ቲናንሽ አልባሳቶች ማለትም የአንገት ሻ ሻርፕ ወይንም ኮፍያ ጓንት ካልሲ የመሳሰሉ ነገሮች ይሸጣሉ። ከእቃዎች ደግሞ የተወሰኑ የፕላስቲክ ማንኪያዎች የፕላስቲክ ሳህኖች ጎርጓዳ ሳህኖች ምናምን የመሳሰሉት ይሸጣሉ ማለት ነው። ይሄንን ይመስላል የአካባቢዬ ገበያ ብዙም የተነቃቃ ባይሆንም ግን እዛ አካባቢ ጋር ያለውን ማህበረሰብ ፍላጎት ለማሟላት በቂ ነው። አመሰግናለሁ

እህል መፍጨት ታውቃለህ ወይ ይላል ያሁኑ ጥያቄ እህል መፍጨት በብዙ አይነት መንገዶች አውቃለሁኝ ለምሳሌ እህሉን ስፈጭ በወፍጮ ጋር ሄጄ ወፍጮ ዘመናዊ በሚባሉ የወፍጮ አይነቶች በኤሌክትሪክ በሚሰሩ ፈጭቼ አውቃለሁኝ እንዲሁም ደግሞ የድሮ የጥንት የሚባሉ የውሃ ውፍጮዎችን ተጠቅሜ አውቃለሁ እንዲሁም ደግሞ በጣም የድሮ ኋላ ቀርፍ ከሚባሉት ውስጥ በድንጋይ ወፍጮም ፈጭቼ አውቃለሁ ማለት ነው። እና በሁሉም ወፍጮዎች ስፈጭ ያው ከባዱ የድንጋዩ በፍጹም ነው የነበረ ምክንያቱም በጣም ሀይለኛ ጉልበት ያስፈልጋል። ድንጋዩን ለማንቀሳቀስ እንዲሁም ደግሞ እህልን እዛ ጋር የምናደርገውን እህል በትንሽ በትንሹ ነው ማለት ነው የሚፈጭልን። እና ካገኘኋቸው ወይንም ከፈጨሁባቸው መሳሪያዎች መካከል ኤሌክትሪኩ በጣም አሪፍ መፍጫ ነው ማለት ነው። ለምንድነው ያንን ያልኩበት ምክንያት? ምንም ሀይል አይፈለግም ወይንም በቀላል ሁኔታ መፍጨት ስለሚያስችል ማለት ነው። እድሎች ስለሰጠኝ ከልብ አመሰግናለሁ

እሺ ሰላም ሰላም በድጋሚ ስለተገናኘን ከልብ አመሰግናለሁ የምትወደው ቁጥር ስንት ነው ይላል? የምወደው ቁጥር እኔ ሰባት ቁጥር እና እንዲሁም ደግሞ አስር ቁጥርን እወዳቸዋለሁኝ ማለት ነው። ለምንድነው እንደዚህ ያልኩበት ምክንያት? መጀመሪያ ሰባትን ቁጥር እወዳለሁ ያልኩበት ምክንያት ከመንፈሳዊ የሆነ ህይወት ጋር ግንኙነት ስላለው ነው ማለት ነው። ለምንድነው ይሄንን ያልኩት? ሰባት ቁጥር የሙሉነት መገለጫ ናች የመንፈሳዊ ሙሉነት መገለጫ ስለሆነች ነው ማለት ነው። ለምሳሌ ከእነዚህ ጋር ለመጥቀስ ብንፈልግ የሰው ልጅ በ በኦርቶዶክስ ተዋህዶ እምነት ተከታዮች ዘንድ ምን የሚባል እምነት አለ? ምን የሚባል አስተሳሰብ አለ መሰለህ? የሰው ልጅ ከአራት ባህሪያተ ስጋና ከሶስት ባህሪያተ ነፍስ ነው። የተሰራውና በአጠቃላይ ሲደመሩ ሰባት ይሰጣሉ ሰውን ሙሉ አድርገው የሰሩ ነገሮች ሰባት ናቸው። ሰማያዎች የሚወከሉ ሰማያ ሰማያት የሚወቀሉ በሰባት ነው። ሰባት ሰማያ ሰማያት አለ ተብሎ በ ክርስቲያን እምነት መሰረት ይታመናል ማለት ነው። እንዲሁም ደግሞ ሌላ ነገር ደግሞ ማለቴ ለምሳሌ አሁን ሰባት ቁጥር ከዚህ በተጨማሪ እኛ አሁን የተለያዩ ቀናቶችን ወደ ንስሃ በምንገባበት ጊዜ ብዙ ጊዜ እንድንሰግድና እንድንጸልይ የሚታዘዝልን ሰባት ጊዜ ነው በዛ ምክንያት ሰባትን እወዳታለሁኝ። እንዲሁም ደግሞ አስርን ያልኩበት ምክንያት የመጀመሪያ ቁጥር ነች የቁጥሮችን ህብረት ለማሳየት የምታገለግል የአንድን እና የዜሮን ለዛ ነው ማለት ነው። አመሰግናለሁ

ሰላም ሰላም እንዴት ነህ ያሁኑ የመወያያ ርዕሳችን ፀሀይ ስትጠልቅ መመልከት ትወዳለህ ወይ የፀሀይ መጥለቅን መመልከት ትወዳለህ ወይ? የሚል ነው። እንግዲህ በዚህ ጉዳይ በስፋት የምናወራ ይመስለኛል ምክንያቱም ፀሀይ ስትጠልቅ እኔንና ብዙ ሰዎችን መመልከት በጣም ያስደስተናል ለምንድነው እንደዛ ያልኩበት ምክንያት። ፀሀይ በምትጠልቅበት ጊዜ የተለያየ ቦታ ላይ ሆነን በምናየው ጊዜ የተለያየ አይነት ስሜት ይፈጥርብናል። ለምሳሌ ከሀይቅ ዳርቻ ጋር ሆነን በሀይቁ በተቃራኒ በኩል ፀሀይ በምትጠልቅበት ጊዜ ልዩ የሆነ የመንፈስን የሚያድስ ስሜት ይሰማናል እንዲሁም ደግሞ የፀሀይን ግዝፈት በደንብ አድርገን ለመረዳት ይጠቅመናል ማለት ነው። እና የፀሀይ ከፍተኛ የሆነ ብርሃን ሀይቁ ጋር ወይንም የውሃው ዳርቻ ጋር በሚያንፀባርቅበት ጊዜ ልዩ የሆነ ውበት ይሰጠዋል ማለት ነው። ለአካባቢው እንዲሁም ደግሞ የፀሀይን መጥለቅ ከባዶ መሬት ጋር ወይንም ደግሞ ከትላልቅ ተራሮች ጀርባ ሆነን በምንመለከትበት ጊዜ በጣም ከፍተኛ ውበት ይሰጠዋል። እና እዛ አካባቢ ያለው ነገር ሁሉም ነገር በተራራው ጥላ ቃስ እያለ በሚዋጥበት ጊዜ ትንሽ ፍራትንም ይፈጥራል ማለት ነው። እንግዲህ ይሄንን ይመስላል በጣም ነው እኔ ፀሀይ ስትጠልቅ መመልከት የምወደው። እድሉን ስለሰጣችሁኝ በጣም አመሰግናለሁ። መልካም ጊዜ

እሺ ሰላም ሰላም እንዴት ናችሁ ያሁኑ ጥያቄ ደግሞ ምን ያህል ጊዜ ወደ ገበያ ትሄዳለህ የሚል ጥያቄ ነው። በቀን ውስጥ ለተወሰኑ ጊዜያት ገበያ ጋር ሄጄ እቆያለሁኝ ለምሳሌ በ ሶስት ቀን ወይ በአራት ቀን አንድ ጊዜ ወደ ገበያ ሄጄ እስከ ሶስት ሰዓት እና አራት ሰዓት ድረስ ልቆይ እችላለሁኝ። እና እኔ በሳምንት ውስጥ በአጠቃላይ እስከ ሁለት ቀን ድረስ ወደ ገበያ ሊሄድ እችላለሁ። እና ምላሼ የሚሆነው በሳምንት እስከ ሁለት ቀን በዛ ከተባለ ደግሞ እስከ ሶስተኛ ቀን ድረስ ወደ ገበያ ሊሄድ እችላለሁ ማለት ነው። እና የተለያዩ ነገሮችን ሸምቼ ገዝቼ ወደ ቤት እመለሳለሁ። እንደውም ወደ ገበያ በሚሄድበት ሰዓት የተለያዩ ዝርዝሮችን መግዛት ያለብኝ ዝርዝሮችን ይዤ በመሄድ ድጋሚ ወደዛ ገበያ ላለመመለስ የራሴን ጥረት አደርጋለሁ ማለት ነው። እድሉን ስለሰጣችሁኝ ከልብ አመሰግናለሁ። መልካም ጊዜ

እሺ ሰላም ሰላም። አሁን የምንወያየው ስለ ስነ ጥበብ ይሆናል ማለት ነው። ይሄ በጣም ደስ የሚልና ሳቢ የሆነ ርዕሰ ጉዳይ ነው ማለት ነው። ስነ ጥበብ። እኔንም ጨምሮ ብዙዎቹ ሰዎች በአለም ላይ እንወዳለን በጣም ነው ስነ ጥበብ የምወደው ይመቸኛል። የተለያዩ የሰነ ጥበብ አይነቶች አሉ። ለምሳሌ ልክ እንደ ስዕል ወይም ደግሞ እንደ ግጥም እና መነባነብ እንዲሁም ደግሞ የተለያዩ ዘፈኖች የተለያዩ ውዝዋዜዎች እንዲሁም የተለያዩ አይነት ድራማዎች ወይንም ትወናዎች ይጠቀሱበታል ማለት ነው። በዚህ በስነ ጥበብ ውስጥ የሚካተቱ ጉዳዮች ናቸው። እና ስነ ጥበብ ጋር በጣም ለየት የሚያደርገው ነገር ሁል ጊዜ ስነ ጥበብ ለተመልካቹ ወይንም ደግሞ ለታዳሚው ነገሮችን ለየት ባለ መልኩ ስለሚያቀርብ ነው ማለት ነው። ለምሳሌ በግጥም መልክ ብናየው አንድ ሰው በተራ አረፍተ ነገር የተለያዩ ነገሮችን ከሚያወራ ይልቅ በግጥም የሚፈልገውን ነገር ቢገልጽ ያ ነገር አንደኛ አይረስህነት ይኖረዋል። ሁለተኛ ደግሞ ለአድማጩ ሳቢነት ይኖረዋል ማለት ነው። እንዲሁም ደግሞ በዘፈን መልኩ ቢያቀርብ ወይንም ደግሞ በስዕል መልክ ቢያቀርብ ይሄ ነገር በጣም አይረሴነት ያመጣል እንዲሁም ሳቢ ይሆናል ደግሞ በቶሎ የሚሰለች አይሆንም ማለት ነው። ስለዛ ስነ ጥበብ በጣም ነው የምወደው። እኔ እንዲሁም ብዙ ሰዎች በጣም ይወዳሉ ማለት እፈልጋለሁ። እድሉን ስለሰጣችሁኝ በጣም አመሰግናለሁ መልካም ጊዜ

ሰላም ሰላም እንዴት ነህ? ሰላም ነው? ያሁኑ ርዕሰ ጉዳይ ደግሞ ትንሽ ስነ ልቦናዊ ጭምር ስለሆነ በጣም አስደሳች ይሆናል ብዬ ተስፋ አደርጋለሁ ማለት ነው። የመወያያ ርዕሳችን ወይንማ የመወያያ ጥያቄያችን ይቅርታ መጠየቅ ቀላል ነው ይላል ማለት ነው እንግዲህ ምን አለ እዚህ ጋር ይቅርታ መጠየቅ ሲባል ሰዎች በብዙ አይነት መንገድ ጥፋት ሊያጠፉና ይቅርታ ሊጠይቁ ይችላሉ ማለት ነው። ምን ለማለት ፈልጌ ነው እዚህ ጋር ይቅርታ የሚጠይቁት አካል የተለያየ ሊሆን ይችላል ለማለት ፈልጌ ነው ለምሳሌ ይቅርታ የሚጠይቁት አካል ጓደኞቻቸውን ሊሆን ይችላል እናትና አባቶቻቸውን ሊሆን ይችላል ወይንም ማንኛውም ሰው የተባለን አካል ይቅርታ ሊጠይቁ ይችላሉ ማለት ነው። እንግዲህ በዚህ ጊዜ ያው እርስ በእርስ ከሌሎች ሰዎች ጋር በመገናኘት ይቅርታ ለመጠያየቅ የሚደረግ ጥረት ይሆናል ማለት ነው እዚህ ጋር ያለው እና ብዙ ጊዜ እንደዚህ አይነት የይቅርታ መጠየቅ ሂደቶች እንግዲህ ቀላል የሚባለው አይደሉም ምክንያቱም ሁሉም ሰው የተለያየ አይነት ባህሪ ስላለው እና አንዳንድ ሰው ደግሞ ትምክተኞች ወይንም ደግሞ ደፍጣጮች ወይም ደግሞ ጽንፈኞች ስለሚሆኑ እንግዲህ ይቅርታ ለመጠየቅ እነሱን በጣም ከባድ ይሆናል ማለት ነው። ሌላኛው የይቅርታ የሚጠየቀው አካል ፈጣሪ ሊሆን ይችላል ማለት ነው። ሰዎች ፈጣሪያችንን ወይንም አምላካችንን በድለናል ብለው በሚያስቡበት ጊዜ ይቅርታ ይጠይቃሉ እና ይሄ ይቅርታ ደግሞ በጣም ቀላል የሆነ ይቅርታ ነው ምክንያቱም ሁላችንም ሰዎች በእምነታቸው አምላካችን ይቅር ባይና መሃሪ ነው ብለው ስለሚሰብኩ ማለት ነው እና ይሄኛው የይቅርታ አይነት በጣም ትልቅ ጥቅም ያለውና ደግሞ በጣም ቀላል የሆነውም የይቅርታ መጠየቅ ነው ማለት ነው። ሌላኛው ደግሞ ሶስተኛው ሰዎች ራሳቸውን ይቅርታ መጠየቅ ይፈልጋሉ ለራሳቸው የገቡት ቃል ጊዳን ሲያፈርሱ ሊሆን ይችላል ለህሊናቸው ታማኝ ሳይሆኑ ሲቀሩ ሊሆን ይችላል እንዲሁም ደግሞ ራሳቸውን ያዋሹ ሲመስላቸውም ሊሆን ይችላል ብቻ በብዙ አይነት ምክንያት ራሳቸውን ይቅርታ ይጠይቃሉ ማለት ነው ይሄ ነገር ደግሞ በየሰዎቹ ባህሪ ይመረኮዛል ማለት ነው ሰዎች በጣም የሚጨነቁ ከሆነ ምናልባት ይሄ ነገር ከባድ ሊሆንባቸው ይችላል ወይንም ደግሞ እንደየሁኔታቸው ቀላልም ሊሆንባቸው ይችላል ማለት ነው ስለዛ በአጠቃላይ ይቅርታ መጠየቅ ከባድ የሚሆንበት ጊዜ አለ ይቅርታ መጠየቅ ቀላል የሚሆንበት ጊዜ አለ ማለት ነው ግን በአጠቃላይ ስናያቸው ከሶስቱ አካላቶች ውስጥ እንግዲህ ሁለቱን ይቅርታ መጠየቅ ቀላል ነው ብለናል አንደኛውን ግን ሌሎችን ሰዎች ደግሞ ይቅርታ መጠየቅ ከባድ ሊሆን ይችላል ብለናል ማለት ነው ስለዛ በአማካኝ በምናይበት ጊዜ ይቅርታ መጠየቅ ቀላል ነው ወደሚለው እናመዝናለን ማለት ነው እድሉን ስለሰጣችሁኝ በጣም አመሰግናለሁ መልካም ጊዜ ይሁንላችሁ።

እሺ ሰላም ሰላም ያሁኑ ርዕሰ ጉዳያችን ደግሞ ወይንም የመወያያ ጥያቄያችን የቴክኖሎጂ ችግር ሲያጋጥሜ ሲያጋጥመኝ ምን አደርጋለሁ የሚለው ነው ማለት ነው። እንግዲህ እዚህ ጋር እኔንም ጨምሮ ብዙ ሰዎች በቴክኖሎጂ ምክንያት የተለያዩ ችግሮች ይገጥሙናል ማለት ነው። ለምሳሌ አንደኛ የምንጠቀመውን ቴክኖሎጂ በደንብ ካለማወቅ አንፃር ያንን ቴክኖሎጂ ለመጠቀም ስንሞክር እምቢ ይለናል ማለት ነው እና ያንን ቴክኖሎጂ እምቢ ሲለን እንግዲህ በጣም እንናደዳለን ወይም ደግሞ ስሜታዊ እንሆናለን በዛ ምክንያት እንግዲህ የቴክኖሎጂ ችግር አንድ እሱ ሊያጋጥመን ይችላል ብዬ አስባለሁ። በሁለተኛ ደረጃነት ደግሞ የቴክኖሎጂ የተለያዩ ቴክኖሎጂ ያመጣቸው የማህበራዊ ሚዲያ መጠቀሚያዎች ወይንም ደግሞ ልክ እንደ ቲክቶክ ልክ እንደ ዩቲዩብ ቴሌግራም ወይንም ኢንስታግራም የሚባሉ አይነት የማህበራዊ ሚዲያዎች ከቴክኖሎጂ ጋር በጣም የተያያዙ ናቸው ቴክኖሎጂ የወለዳቸው የማህበራዊ ሚዲያዎች ናቸው ማለት ነው እና በእነዚህ ሚዲያዎች ጋር በጣም የተጣበቀ የሱሰኝነት ባህሪ ሊኖር ይችላል ማለት ነው። ያ እንደ ሁለተኛ የቴክኖሎጂ ችግር ሊታይ ይችላል ማለት ነው። በሶስተኛ ደረጃነት ደግሞ ሁሉም ሰዎች በአሁኑ ሰዓት ጋር እንግዲህ በቴክኖሎጂ በጣም እየተመረኮዙ ይገኛሉ የራሳቸውን ማድረግ የሚችሉትን ነገር ማለትም ለምሳሌ በሀሳብ ደረጃ ወይንም በአእምሮ ደረጃ ማድረግ የሚችሉትን ራሳቸው ማድረግ የሚችሉትን ነገር በሌላ የቴክኖሎጂ መሳሪያ እየተመረኮዙ ያላቸውን ንቃተ ህሊና እየቀነሱ ያሉበት ጊዜ አለ ማለት ነው ይሄ እንደ ሶስተኛ የቴክኖሎጂ ችግር ሊያጋጥም ይችላል። እንደ አራተኛው ቴክኖሎጂ ችግር ደግሞ ለምሳሌ አንድን ቴክኖሎጂ አዲስ የመጣ ቴክኖሎጂ መጠቀም ሲያቅተን ያንን እንደ አራተኛ የቴክኖሎጂ ችግር እንግዲህ ልናየው እንችላለን ማለት ነው። እና ሁሉዎቹም የቴክኖሎጂ ችግሮች ደግሞ የሚገርመው ነገር በቴክኖሎጂ በዛው መፈታት መቻላቸው ነው ማለት ነው። ለምሳሌ የሱሰኝነት የቴክኖሎጂ ጥገኝነት ወይንም ደግሞ አዲስ ቴክኖሎጂ ሲመጣ መጠቀም አለመቻል ወይንም በቴክኖሎጂ ምክንያት የሚመጣ ስሜታዊነት እነዚህ እነዚህ ነገሮች ሁሉ በቴክኖሎጂ በዛው መፈታት የሚችሉ ነገሮች ናቸው ማለት ነው። ለምሳሌ አሁን አሁን ጋር ወደ ቴክኖሎጂው አለም እየገቡ ያሉ የሰው ሰራሽ አስተውሎት ልክ እንደ ቻት ጂፒቲ ልክ እንደ ጎግል ጄሚናይ እንዲሁም እንደ ዲፕሲክ አይነት የተለያዩ የሰው ሰራሽ ክህሎት አሉ ማለት ነው። እና እነዛ ነገሮች በደንብ አድርገው እኛን ሊረዱን ይችላሉ ማለት ነው። ከቴክኖሎጂ ችግር ሲያጋጥመን እንደ መዳኛ መንገድ ልንጠቀምባቸው እንችላለን ማለት ነው። እድሉን ስለሰጣችሁኝ ከልብ አመሰክናለሁ መልካም ጊዜ

የአካል ብቃት እንቅስቃሴ ታደርጋለህ ወይ ይላል የአሁኑ ጥያቄ? የተለያዩ አይነት የአካል ብቃት እንቅስቃሴዎችን አደርጋለሁኝ ለምሳሌ የሰውነት አተነፋፈስ ለማስተካከል ወይንም ደግሞ የሰውነት የደም ዝውውሬን ለማስተካከል የልብ ምቴን ለማስተካከል የተለያዩ ነገሮችን ሰውነቴ ጋር ለማስተካከል የአካል ብቃት እንቅስቃሴ አደርጋለሁኝ ማለት ነው፤ ለምሳሌ ከእነዚህ አካል ብቃት እንቅስቃሴዎች መካከል ጠዋት ጠዋት ጋር ለሰላሳ ወይንም ለአርባ አምስት ደቂቃ ዱፕ ዱፕ ማለት ባለሁበት ወይንም ወክ ማድረግ ወይንም ደግሞ የጥንቸል ዝላዮችን መስራት እንዲሁም ደግሞ አየር ወደ ውስጥና ወደ ውጭ በደንብ ማስገባት የተለያዩ የመሳሳብ ስራዎችን የመሳሳቢያ አካል ብቃት እንቅስቃሴዎችን ማድረግ ይጠቀሱበታል ማለት ነው። እንዲሁም ደግሞ እንግዲህ ለጥንካሬ የሚደረጉ የአካል ብቃት እንቅስቃሴዎችንም አድርጌ አውቃለሁኝ ወይንም እያደረኩ እገኛለሁ ማለት ነው። ለምሳሌ ይሄኛው ደግሞ ማታ ጋር ወደ ቤቴ ከመግባቴ በፊት ሰኞ እሮብና አርብ በደብረማርቆስ ትምህርት ግቢ ውስጥ በሚገኝ የአካል ብቃት እንቅስቃሴ የመስሪያ ቤት ውስጥ የተወሰኑ የጥንካሬ የሚሆኑ የአካል ብቃት እንቅስቃሴዎችን አደርጋለሁኝ። ለምሳሌ ለእጅ የሚደረጉ የአካል ብቃት እንቅስቃሴዎች ለጥንካሬ ለእጅ ጥንካሬ እንዲሁም ደግሞ ለወገብ ለሆድ ጥንካሬ ለደረት ጥንካሬ የሚደረጉ እንዲሁም ለእግር ጥንካሬ የሚደረጉ የተለያዩ አይነት ስፖርቶችን እሰራለሁ ማለት ነው፤ እንግዲህ የተለያየ አይነት የአካል ብቃት ስፖርቶች ወይንም እንቅስቃሴዎች አደርጋለሁ አመሰግናለሁ።

እሺ ሰላም ሰላም እንዴት ነህ ሰላም ነው ወይ? እኔ ደህና ነኝ ያውኑ መወያያ ርዕሳችን የምታውቀው አንድ ምሳሌ ንገረኝ ይላል ማለት ነው። ያው እንግዲህ ይላል ማለት ነው። ያው እንግዲህ ለመወከል ወይንም ለማስረዳት የተለያዩ ምሳሌዎችን እንጠቀማለን ማለት ነው። እንደውም በእኛ አካባቢ ጋር ምን ይባላል መሰለህ? ጠጅ በብርሌ ነገር በምሳሌ ነው ይባላል ይሄ ማለት ምን ማለት ነው? ነገሮችን የተለያዩ ነገሮችን ለማስረዳት ምሳሌ መጠቀም አለብን። እንዲሁም ደግሞ ጠጅን ለመጠጣት ደግሞ ብርሌ መጠቀም አለብን ማለትም ጠጅን ለመጠጣት ብርሌ እንደምንጠቀመው ሁሉ። የተለያዩ ነገሮችን ለማስረዳትም ምሳሌያዊ አነጋገሮችን በምሳሌ መግለጽ አለብን ማለት ነው። ይሄ አሁን የተናገርኩት ራሱ ምሳሌ ነው ማለት ነው። ከዚህ በተጨማሪ ሌላ ምሳሌ ለመናገር ልሞክር። ምን ይባላል? ሲሮጡ የታጠቁት ሲሮጡ ይፈታል ይባላል። ይሄ ምሳሌ እንግዲህ ምንን ያመለክታል? መቸኮል እንደሌለብን ነገሮችን በቹኮላ ሰርተን መጨረስ እንደሌለብን ይልቁኑም ተረጋግተንና ጊዜ ወስደን እነዛን ነገሮች በደንብ አስተካክለን ለማድረግ መሞከር ይኖርብናል። ነገር ግን በፍጥነት የተገነቡ በፍጥነት የተሰሩ ነገሮች። በችኮላ የተሰሩ ነገሮች ያለማስተዋል ያለማገናዘብ የሚሰሩ ነገሮች። መውደቃቸው አይቀርም ወይንም ደግሞ ከጥቅም ውጪ መሆናቸው አይቀር በጊዜ ሂደት ውስጥ ማለት ነው። እና ይሄ ነገር እንደ ምሳሌ ያገለግላል በእኛ አካባቢ ችኩልነትን ለመገሰጽ ወይንም ችኩል የሆኑ ሰዎችን ለመምከር ይሄ ምሳሌ ይጠቀማሉ ማለት ነው። እድሉን ስለሰጠኝ ከልብ አመሰግናለሁኝ። በሌላ በቀጣይ እንደምንገናኝ ተስፋ አለኝ።

ሰላም ሰላም እንዴት ነህ? ሰላም ነው ወይ ያሁኑ ርዕሰ ጉዳያችን ደግሞ ደብዳቤ ስለ መጻፍ ይሆናል ማለት ነው። ደብዳቤ መጻፍ ትወዳለህ ወይ? ይላል። እኔ ደብዳቤ መጻፍ በጣም በጣም ነው የምወደው ምክንያቱም እንደዛ ያልኩበት ምክንያት የድሩ ትውስታዎቼን ስለሚቀሰቅስብኝ እና ያሳለፍኳቸውን ጥሩ ጊዜያት ስለሚያስናፍቀኝ ማለት ነው። ለምሳሌ ድሮ ጋር አክስቴ ወደ ሌላ ሀገር በነበረችበት ወቅት ማለትም ወደ ሳውዲ አረቢያ በነበረችበት ወቅት። በቀጥታ በተለያዩ የማህበራዊ ሚዲያዎች። መገናኘት ስለማንችል። ወይንም ደግሞ ያንን ለማድረግ በቂ ቴክኖሎጂ በዛ እንወቅድ ስላልነበረን። የምናደርገው ግንኙነት ሁሉ በደብዳቤ ጋር የተመረኮዘ ነበረ ማለት ነው። እና እነዛ ደብዳቤዎች ከሳምንት በኋላ ይደርሳሉ ወይ ከወር በኋላ ምናልባት ሊደርሱ ይችላሉ። እና እነዛን ደብዳቤዎች በጉጉት ነበር ቤተሰቡ ሁሉም ተሰብስቦ የሚያነባቸው እንደገና ደግሞ ደብዳቤ በምንጽፍበት ወቅት ደብዳቤ ሲጻፍ ሁሉ ሁሉም ቤተሰቦች አንድ ላይ ተሰባስቦ። የተለያየ ሀሳቦችን አፍልቀው እና ያ ሀሳብ ወደ አንድ መጡ ተጽፎ ይላክ ነበር። እና ይሄ ሁሉ ነገር አንድ መሆናችን መሰብሰባችን አንድ ላይ ሆነን የተለያዩ ሀሳቦችን ማፍለቃችን የሚበረታታና በጣም የሚያስደስት ነገር ነው። እና ያንን ነገር ስለሚያሳስበኝ አሁን ላይም ደብዳቤ መጽሐፍን እወዳለሁ ማለት ነው። እና በጣም ነው የሚያስደስት ደብዳቤ መጽሐፍ። በጣም አመሰግናለሁኝ የድሮ ትውስታዎቼንም ስለቀሰቀስክብኝ ከልብ አመሰግናለሁ። ደና ሁን

እሺ ሰላም ሰላም እንዴት ነህ? ሰላም ነው ወይ? የአሁኑ ጥያቄ ደግሞ በእጅ መሸመን ትችላለህ ወይ ይላል። ያው እኔ ሸማኔ አይደለሁም። ሸማኔዎች እኛ አካባቢ ቢኖሩም እኔ ሸማኔ አይደለሁም። ግን ብዙ አይነት የሽመና መንገዶች እንዳሉ አውቃለሁኝ። ለምሳሌ በዘመናዊ በሆነ መንገድ ልብስ ቤት የተለያዩ የልብስ መስፊያ መኪኖችን በመጠቀም የሚሰፉ፣ የሚሸምኑ ሰዎች አሉ። እንዲሁም ደግሞ በባህላዊ መንገድ የሚሸምኑ ብዙ ሰዎችን አይቻለሁኝ። እና ያንን ነገር በሚያደርጉበት ወቅት በጣም እገረማለሁኝ። እንዴት እንደዛን ቀጫጭን የሆኑ ክሮች እርስ በእርስ ተጠላልፈው ትልቅ የሆነ ፎጣን እንደሚሰራ ሳይ በጣም እገረማለሁ ማለት ነው። እና ለኔ ለማየት እሞክራለሁኝ እንዴት እንደሚሰራ ለመገንዘብ እሞክራለሁ ነገር ግን ፈጽሞ ሊሆንልኝ አልቻለም ማለት ነው። ምክንያቱም ደግሞ ላውቀው አልቻልኩም። ምንም ሊገባኝ አልቻለበት ምክንያት ላውቀው አልቻልኩም። ያንን በጣም አዝናለሁ በዛ ምክንያት። ግን ሽመና በጣም አሪፍ ጥሩ የሚባል ሙያ እንደሆነ እገምታለሁ። አመሰግናለሁ።

ሰላም ሰላም እንዴት ነህ የስራ ጊዜዎች እንዴት ነው ይላል ያሁኑን ጥያቄ? እንግዲህ የስራ ጊዜ በተለያዩ የስራ የጊዜ መደቦች የተከፋፈለ ነው ማለት ነው። ለምሳሌ እኔ ከትምህርት ቤት ከተመለስኩኝ በኋላ ማታ አስራ ሁለት ሰዓት አካባቢ ጋር እንግዲህ ስራዬን ሀ ብዬ እጀምራለሁ ማለት ነው። አስራ ሁለት ሰዓት ጋር እስከ ሶስት ሰዓት እስከ ምሽቱ ሶስት ሰዓት አካባቢ ድረስ የተለያዩ ሽያጮችን የማካሄድበት ጊዜ ነው። እና በነዛ ሽያጮች ጊዜ ያለምንም እረፍት ሙሉ ለሙሉ ሰአቱን እንደመጠቀም እሞክራለሁ ማለት ነው። እና ከዛ በኋላ ደግሞ እስከ አራት ሰዓት ተኩል ከሶስት ሰዓት እስከ አራት ሰዓት ተኩል አካባቢ ድረስ እረፍት ማድረግበትና እራቴን የምበላበት ጊዜ ነው። ከአራት ሰዓት ተኩል በኋላ ደግሞ ወደ ከተማ እዛው ወደ ከተማ ወጣ ብዬ እንግዲህ ሌላ ስራ የምጀምርበት ነው ማለት ነው። ለምሳሌ የመስመር ላይ ንግዶች በየነ መረብ የታገዙ የመስበር ላይ ንግዶች ወይንም ደግሞ የተለያዩ የተገኙ ስራዎችን የምሰራበት ጊዜ ነው ማለት ነው። እድሉን ስለሰጠኝ እና ስለዚህ እንድናወራ ስላጋበስከኝ በጣም አመሰግናለሁ

ሰላም ሰላም እንዴት ነህ ሰላም ነው ወይ ያሁኑ የመወያያ ርዕሳችን በልጅነትህ የምትወደው ጨዋታ ምንድን ነበር? ይላል። እንግዲህ በልጅነቴ ብዙ አይነት ጨዋታዎችን እጫወታለሁ እና እነዛ የተለያዩ አይነት ጨዋታዎች በጣም አስደሳች ነበሩ የልጅነት ጊዜዬን እንዳልረሳው ያደረጉኝበት ምክንያት ጨዋታዎች ናቸው ማለት ነው። ምን ለማለት ፈልጌ ነው እንግዲህ በልጅነት ጊዜ። ብዙ ነገሮችን ከአእምሮዬ እየጠፉ ነው አሁን እንደ ይታወቀኛል ነገር ግን ከአእምሮዬ ጋር እንዳይጠፉ መዝግቦ የያዘልኝ ጨዋታዎች ናቸው ማለት ነው። ከጨዋታዎች ጋር በተያያዘ ብዙ የልጅነት ትውስታዎቼ ይገኛሉ ማለት ነው። እና ከነዛ ውስጥ ወደው የነበረው የልጅነት ጨዋታ የመጀመሪያው። የ በአንድ እንደዚህ በአንድ ሰው ዙሪያ ሆነን በአንድን ሰው መሃል በማድረግ እንግዲህ አያጅቡን አያችሁ አላየንም ባካችሁ እያልን እየዘመርን አንድ ላይ የምንጫወተው ጨዋታ ነው ማለት ነው። በመቀጠል ደግሞ መሀረቤን አያችሁ ይሄ ብለን በክብ ሰርተን አንድ ሰው ተነስቶ ዙሪያውን ይዞራል። ከዛ በኋላ አንድ ሰው ሌላኛው ሰው ጋር እቃ ያስቀምጣል እና ያኛው ሰው ያንን እቃ ይዞ ያስቀመጠውን ሰው ዞሮ በዛ ክብ ደርሶ መንካት ይኖርበታል ማለት ነው። እና እንደዚህ አይነት የመሀረብ መሀረቤ እና ያያችሁ አይነት ጨዋታ እንጫወት ነበር። ሲቀጥል ደግሞ ድብብቆሽ እንጫወት ነበር መደባበቅ ሌላ ደግሞ ሌባና ፖሊስ እንጫወት ነበር። እነዚህ ሁሉ ጨዋታዎች በጣም የወዳቸው የነበረና የልጅነት ጊዜ ትውስታዊ ትውስታዬን እንዳልረሳ ያደረገኝ ነገር ነው። በጣም አመሰግናለሁኝ። መልካም ጊዜ

የቤት እንስሳ አለህ ወይ? ይላል ያሁኑ ጥያቄ እኔ የተለያዩ አይነት የቤት እንስሳዎች አሉኝ ለምሳሌ አንድ አናንያ የሚባል የድመት አለኝ ማለት ነው። እና ይሄ አናን የሚባል ድመት እንግዲህ በጣም ወፍራም ነው። ድንቡሽቡሽ ነው እና ደግሞ ፀጉሩ ካርዳዳ ነው በጣም ነው ደስ የሚል። የሚያጫውተኝ እንዲሁም ደግሞ አንዳንዴ ስራ ስሰራ ደግሞ የሚያስቸግረኝ ማለት እፈልጋለሁ ማለት ነው። እንዲሁም ደግሞ አንድ ትልቅ ውሻ አለኝ። ዘሩ ትልቅ ውሻ ይመስለኛል። ስሙ ደግሞ ጃክ ይባላል። እና ጃክ የሚለው ውሻ ትልቅ ውሻው አለኝ። እና በመቀጠል ደግሞ አንድ አህያ አለኝ ማለት ነው። እና እሱ አየው ደግሞ ብዙ ጊዜ ማታ ማታ ጋር ይጮሃል። የምፈልገው የተለያዩ እቃዎችን ወደ ገበያ በሚሄድበት ወቅት ይዞልኝ እንዲሄድ ነው ማለት ነው። እና ያ አህያ የኔ አይደለም እንደውም የ አያቴ አህያ ነው። እና ያ እንግዲህ አያቴ ቤት ስላለ እሱ እንዲጠቀምበት ነው። እንጂ እኔ ያን ያህል አገልግሎት ላይ አልጠቀመውም ማለት ነው። እና የተለያዩ የቤት እንስሳዎች አሉኝ ለማለት እፈልጋለሁ መልከም ጊዜ።

እሺ ሰላም ሰላም እንዴት ናችሁ ደህና ናችሁ ወይ ያሁኑ መወያያ ርዕስ ደግሞ መታጠቢያ ቤት ውስጥ ትዘምራለህ ወይ? ስለሚል ይሆናል ማለት ነው መታጠቢያ ውስጥ። የተለያዩ መዝሙሮችን እዘምራለሁኝ እነዛ መዝሙሮች እኔን እንግዲህ ደስታዬን ጠብቀው። እንዲሁም ደግሞ ቅዝቃዝ ቅዝቃዜ ሆኜ የውሃውን ቅዝቃዜ እንዲያስረሳኝ ነው ማለት ነው። እና እነዛን መዝሙሮች እዘምራለሁ አዎ። በጣም አሪፍ አሪፍ መዝሙሮችን እዘምራለሁኝ የእንግሊዘኛ ሊሆኑ ይችላሉ የአማርኛ ሊሆኑ ይችላሉ። የተለያየ ሀገር ቋንቋ ሊሆኑ ይችላሉ። ራፕ ሊሆኑ ይችላሉ ወይንም ደግሞ ቀስ ያሉ ዘፈኖች ሊሆኑ ይችላሉ። እና የተለያዩ ዘፈኖች ሊሆኑ ይችላሉ እዘፍናለሁኝ እዘምራለሁ ማለት ነው። በጣም አመሰግናለሁ።

እሺ ሰላም ሰላም እንዴት ነህ ሰላም ነው ወይ? የድርጅት ዝግጅቶችን ትሳተፋለህ ይላል ያሁኑ ማወያያ ርዕሳችን። የድርጅት ዝግጅቶችን በደንብ አድርጌ እሳተፋለሁ ለምንድነው ይሄንን የማደርግበት ምክንያት? በድርጅቱ ውስጥ ንቁ የሆነ ተሳትፎ እንዲኖረኝ ስለምፈልግ ማለት ነው ያ ንቁ የሆነ ተሳትፎ ለወደፊት ለእኔም ሆነ ለድርጅቱ ጥሩ የሆነ አስተዋጽኦ ወይንም ውጤት ይኖረዋል ብዬ ስለማስብ ነው ማለት ነው። እንግዲህ እነዚህ ዝግጅቶች ጋር በመሳተፌ በጣም ክብር ይሰማኛል። ምክንያቱም የአንድ እኔ እዛ ድርጅት። ዝግጅቶች ጋር የምሳተፈው አንደኛ የዝግጅቱ አባል ስለሆንኩ ነው። ሁለተኛ ደግሞ በክብር የሚጠሩኝ እዛ ዝግጅት እንድሳተፍ በክብር ስለምትጠራና ክብር ስለሚሰጠኝ ነው ማለት ነው። እና እዛ ዝግጅት የዝግጅቶች ጋር በምሳተፍበት ጊዜ። የተለያዩ ርዕሰ ጉዳዮችን አነሳለሁ ወጣ ያሉ ወይንም ደግሞ ከሳጥን ውጪ የሚባሉ የተለያዩ ርዕሰ ጉዳዮችን አነሳለሁ ማለት ነው። እና በነዛ ርዕሰ ጉዳዮች ደግሞ በደንብ ሁላችንም ተሰባስበን ለመመካከር እንሞክራለን ማለት ነው። ለሰጣችሁኝ እድል በጣም አመሰግናለሁ መልካም ጊዜ።

እሺ ሰላም ሰላም እንዴት ነህ ሰላም ነው ወይ ያሁኑ ጥያቄ ደግሞ አይስክሬም ትወዳለህ ወይ ይላል? ያው እንደሚታወቀው አይስክሬሞች በጣም ጠባጭ የሆነ ስኳር የማይ የሆነ እና ደግሞ ቅዝቅዝ ያለ ለስላሳ ክሬሞች ናቸው ማለት ነው። እና እነዛ ክሬሞች ብዙ ጊዜ በብዙ ህፃናት ተወዳጅ ናቸው እንዲሁም ደግሞ ወጣትና ጎልማሳ እንዲሁም ሽማግሌ በሚባሉ የእድሜ ክልሎች ውስጥ ያሉ ብዙ ሰዎችም እነዚህን አይስክሬሞች ይወዳሉ ማለት ነው። እና አይስክሬሞችን እኔ ግን በተቃራኒው አልጠቀምም ለምንድነው? እንደዛ ያልኩበት ምክንያት አይስክሬሞች ለኔ አላርጂክ ስለሆኑ ማለት ነው። እና አይስክሬሞችን አልጠቀምም ወይንም አልወድም ማለት እፈልጋለሁ። መልካም ጊዜ ይሁንልህ

ምን አይነት ጫማ ትወዳለህ? ይላል ያሁኑ መወያያ ርዕሳችን ማለት ነው። እንግዲህ የዚህ መወያያ ርዕስ ጋር የተለያዩ አይነት ጫማዎችን እወዳለሁ። ምክንያቱም የተለያየ ቦታ ጋር በተለያየ ጫማ ስለምንቀሳቀስ ማለት ነው። እንደ አጠቃላይ ግን እኔ የምወዳቸው ጫማዎች የጋራ ባህሪያቸው ሁሎችም የመርገጫ ቦታቸው ለስላሳ የሆነና ሁሉም እኩል የሆነ ነው ማለት ነው። እና ያ እንግዲህ የጋራ ባህሪያቸው ነው። እንግዲህ ወደ ውስጥ ስንገባ ለምሳሌ እኔ ገላዬን በምታጠብበት ወቅት። ብዙ ጊዜ በጣት መካከል የሚገባ ማስገቢያ የጣት ማስገቢያ ያለው። ወይን እና ደግሞ የመርገጫ ቦታው ብዙም ለስላሳ ያልሆነ ትንሽ ሸከር ያለ ጫማ እወዳለሁ ማለት ነው። ምክንያቱም እንዳያንሸራትተኝ ሸከር ያለው ሸከር ማለቱ መሬቱን ጠበቅ አድርጎ እንዲይዘው ስለሚያደርግና። ይሄ በጣት መካከል ደግሞ የጣት ማስገቢያ መኖሩ ደግሞ በጣቴ ቆንጥጬ ጫማው እንዳይወጣብኝ ለመያዝ ስለሚያገለግለኝ ነው ማለት ነው። ወደ ውጪ ወደ ስራ በሚሄድበት ወቅት ደግሞ የ ቆዳ ጫማዎችን እመርጣለሁ ማለት ነው። ለምንድነው እንደዛ ያልኩበት ምክንያት ብዙ ጊዜ የኔ ሰርሃ የሚገናኘው ከ ሽያጭ ጋር ስለሆነ። የግድ የአለባበስ አለባበሴን መጠበቅ ይኖርብኛል ማለት ነው። የአለባበስ መንገዴ ቆንጆ መሆን አለበት። እንግዲህ ሙሉ ለሙሉ ጥቁር እና ነጭ መስመር ያላቸውን ሱፍ አይነቶች እለብሳለሁ እና ደግሞ ጫማ ደግሞ ሁል ጊዜ የምጫማው ቆዳ ጫማ ነው ማለት ነው። የተለያዩ አይነት ቆዳ ጫማዎችን እጫማ አለሁኝ ለምሳሌ ሹልቴክስ የሚባል ጫማ አይነት እጠቀማለሁ ወይንም ደግሞ ማሞ ደንቆሮ የሚባለውን የጫማ አይነት እጠቀማለሁ ማለት ነው። እንዲሁም ደግሞ የተለያዩ አይነት ጫማዎችን እቤት በምቀመጥበት ጊዜ አደርጋለሁ ለምሳሌ ሪስፓኮ የሚባሉ የ ሻራ እና የ ፕላስቲክ ጫም ነጠላ ጫማዎችን እጠቀማለሁ ማለት ነው። እና እንደዚህ አይነት ነጠላ ጫማዎችን በብዛት እጠቀማለሁኝ እድሉን ስለሰጣችሁኝ ከልብ አመሰግናለሁ

ሰላም ሰላም እንዴት ነው ሰላም ነው ወይ? ያሁኑ መወያያ ርዕሳችን ደግሞ የሰራ ምኞቶችህ ምንድን ናቸው የሚሉ ይሆናል ማለት ነው። እኔ የተለያየ አይነት የሰራ ምኞቶች አሉኝ ለምሳሌ አንደኛ ነገር የምሰራበት ድርጅት ዋና ሀላፊ መሆን እፈልጋለሁኝ። ለምንድነው ይሄን ያልኩበት ምክንያት? እኔ ሰዎችን እዛ ጋር ያሉትን ሰዎች እንደ አርያ ስለማያቸው ነው ማለት ነው ወይንም እንደ ግብ ስለማያቸው ነው። እኔ እዛ ቦታ ጋር ሆኜ ራሴን መመልከት ስለምፈልግ ነው ማለት ነው። እንዲሁም ደግሞ በስራዬ ጋር ጥሩ የሆነ ቦታ ጋር ስላለሁኝ አሁን ለወደፊትም ጥሩ የሆነ ቦታ ጋር እንደምገኝ ተስፋ ስለማደርግ። እንደዚህ አይነት ቦታዎችን ናቸው ማለት ነው። የኔ የስራ ምኞቶቼ ሲቀጥል ደግሞ ምንድነው ሁልጊዜ ሊረሳና ሊዘነጋ ከማይገባው ነገር ውስጥ የስራ ምኞቴ። ደንበኞች እርካታ ነው ማለት ነው። የደንበኞች እርካታ ነው ስል ምን ለማለት ፈልጌ ነው ደንበኞች ወደ እኔ መተው የተለያዩ ግዢዎችን በሚፈጽሙበት ወቅት። ከእኔ ጋር ስለነበራቸው ቆይታ ስለገዙት። ቁስ እና በአጠቃላይ ስለ እኔ ያላቸው ጥሩ የሆነ አመለካከት። እንዲኖራቸው እና ጥሩ የሚባል የእርካታ ደረጃ እንዲኖራቸው ነው ማለት ነው። የስራ ምኞቴ ይህንን ይመስላል በተጨማሪም ደግሞ። የስራ ከስራ ምኞቶቼ ጋር ለጓደኞቼ የምመኝላቸው ነገር ነው ማለት ነው። በስራ ህይወቴ ጋር አብረውኝ የሚሰሩ ባልደረቦቼ ጥሩ የሆነ የወደፊት ህይወት እንዲገጥሟቸው እመኝላችኋለሁኝ ማለት ነው። እኔም ያው ለራሴ ጥሩ የሆነ የወደፊት ህይወት እንዲኖረኝ ለራሴ እመኛለሁ ማለት ነው። እና የተለያየ ጊዜ ጋር ለተለያየ ሰዎች በስራ ህይወቴ ጋር የተለያየ ምኞት እመኝላችኋለሁ ማለት ነው። ይሄንን ይመስላል። ያሉኝ ምኞቶች ከልብ አመሰግናለሁ።